ይቅርታ የሚለው ቃል በኢንግሊዘኛ አቻ የሆነ ትርጉም አለው ይህ አቻ የሆነ ትርጉም ኤክስኪዩዝ ወይም አፖሎጃይዝ የሚል ሲሆን እና በዋናነት ይቅርታ አንድ ሰው በድሎ አጥፍቶ ሰውን አስቀይሞ ያ የተቀየመ ሰው ይቅር እንዲለው ወይም ጥሩ አመለካከት እንዲኖረው የተቀየመበት መንገድ ጥሩ ጎ የሆነ ግንኙነት እንዲኖራቸው ሲባል ያጠፋው ሰው ይቅርታ ብሎ ይጠይቃል ያላጠፋው የ የተቀየመው ሰው ደግሞ የተቀየመው ሰው ደግሞ ይቅርታውን ተቀብሎ ይቅር ብዬሃለሁ የሚል ምላሽ ለበዳዩ ሰው ይሰጠዋል ማለት ነው። ስለዚህ በደሉን ይቅርታ በሚልበት ሰዓት ይቅርታውን የሚቀበል ሰው ሆነ የተበደለው ሰው ይቅርታውን የሚቀበል ከሆነ ያው በሁለቱ ሰዎች መካከል በሁለቱ አካላት መካከል ያጠፋ እና ያላጠፋ ሰው ይቅርታቸውን ከተቀባበሉ አንደኛው ያጠፋ አካል ይቅርታ ካለ የተበደለው ሰው ደግሞ ይቅርታውን ከተቀበለ ከዛ በኋላ በሁለታቸው መካከል ያለው ግንኙነት ጥሩ ይሆንና ወደ ቀደመ ወዳጅነታቸው ወደ ቀደመ ጓደኝነታቸው ይመለሳሉ ማለት ነው። ይቅርታ እንግዲህ ሀይል ያለው ቃል ነው እውነት ለመናገር ምክንያቱም ይቅርታ ፀብን ያርቃል ይቅርታ መቀያየምን ያርቃል እንትንን ይሄ በ ግጭትን ያስወግዳል በይቅርታ ብዙ የሰው ህይወት ሊጠፋ የሚችል ነገር ሰላም እንዲወርድ ያደርጋል ማለት ነው። እና በመጽሐፍ ቅዱስም ይቅርታ ትልቅ ቦታ አለው በእግዚአብሔር ዘንድ በተለይ በክርስትና እምነት ተከታዮች ዘንድ መጽሐፍ ቅዱስ እንደ ዋና መመሪያቸው ወይም እንደ ዋና መጽሐፋቸው የሚቆጥሩት እና የሚከተሉት መጽሐፍ ነው። እዚህ መጽሐፍ ላይ ቅዱስ ይቅርታን ለይቅርታ ያለው ትርጉም ለይቅርታ ያለው ቦታ በጣም ትልቅ ከመሆኑ የተነሳ እንደውም አንድ ጸሎት ስታደርጉ እንደዚህ ብላችሁ ጸልዩ ብሎ ያስቀመጠው ጽሁፍ አለ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ፍቃድህ በሰማይ እንደሆነ እንዲሁ በምድር ትሁን የእለት እንጀራችን ስጠን ዛሬ እኛም የበደሉንን የእለት እንጀራችንን ስጠን ዛሬ በደላችሁ ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል ይላል። እንግዲህ የበደሉንን ይቅር እንደምንል የበደሉንን ነው የበደልናቸውን ይቅር እንደምንል ሳይሆን የበደሉንን ይቅር እንደምንል አቤቱ ይቅርታ አድርግልን የሚል ጸሎት አለ እና በድለንም ብቻ ሳይሆን ተበድለንም ይቅርታ ይቅር ማለት አለብን የሚለውን ለማሳሰብ ነው። ስለ በዳይ እና ተበዳይ ስናወራ ሚበድለው አካል ተበዳይን በሚያስቀይምበት ሰዓት የሚበድለው ብቻ ይቅርታ በሚልበት ሰዓት ተበዳዩ ይቅር እማይል ከሆነ ጫናው ያለው ሚበድለው አካል ላይ ብቻ አይደለም ተበዳዩም ላይ ብቻ ጭምር ነው ማለት ነው። ምክንያቱም ተበዳዩ ራሱ ቂም ይይዛል ይሄ ሰውዬ እንደዚህ አርጎኝ ይሄን ሰውዬ ሳላጠፋው ምናምን እሚል ቂም ይይዛል በዚህ ቂም ምክንያት በዚህ ቂም ምክንያት እነዚህ ሰዎች የተበደሉ ሰዎች አእምሯቸው ውስጥ ሌላ ሰው ይዘው ነው ሚኖሩት ማለት ነው። ይቅርታ ማድረግ ሲገባችሁ ይቅርታ ሚሉ ከሆነ አእምሯቸው ውስጥ ምንም አይነት አሉታዊ የሆነ ነገር አይኖርም ምንም አይነት መጥፎ ነገር አእምሯቸው ውስጥ አይዙም ይቅር እማይሉ ከሆነ ግን አእምሯቸው ውስጥ ያን ሰውዬ ሚጎዱበትን መንገድ ያን ሰውዬ እንዴት እንመልሳለን እንዴት ይሄን ብድር እንመልሳለን እሚለውን አእምሯቸው ውስጥ ያስቀምጣሉ ማለት ነው። በዚህም ምክንያት መጥፎ ነገር ይፈጠራል ወይም አእምሯቸው ነፃ አይሆንም መጥፎ ነገር አእምሯቸው ይይዛል ማለት ነው። ስለዚህ በበዳይ እና በተበዳይ መካከል ይቅርታን አድርጎ በሁለታቸው መካከል ያለውን የሻከረ ግንኙነት እንዲስማሙ እና እንዲነጋገሩ ማድረግ መልካም ነገር ነው ማለት ነው። ከዛ ውጪ ግን ከዛ ውጪ ግን የበደለው አካልም የተበደለው አካልም ይቅር ተባብለው መስማማት ካልቻሉ ተጎጂ ይሆናሉ ማለት ነው ይጎዳሉ እርስ በእርሳቸው እና በዚህ ምክንያት የበደለው አካል ብቻ ሳይሆን የተበደለውም ተጎጂ ይሆናሉ ማለት ነው። ይሄን ይመስላል እንግዲህ ያለው ነገር እና ለይቅርታ ያለን ቦታ ለይቅርታ ያለን ትርጉም ትልቅ መሆን መቻል አለበት። ይቅርታ እንግዲህ ከግለሰቦች ጀምሮ እስከ ትላልቅ ቡድኖች ድረስ ትልቅ ዋጋ ነው ያለው ማለት ነው። በሀገራት መካከል ያለው መኮራረፍ በሀገራት መካከል ያለው ቁርሾ በይቅርታ እና እርስ በእርስ ይቅር በመባባል እማይፈታ ከሆነ ነገ አድጎ በግለሰቦች ብቻ ሳይሆን ሀገር የሚጠፋበት እንግዲህ አሁን ላይ የመጣ ያለው የኒኩለር ጦርነት ኒኩለር ጦርነት የሚጀመር ከሆነ ሀገራት ሙሉ ለሙሉ እስከመጥፋት የሚያደርስ ወንጀል እና ጥፋት ሊከሰት ይችላል። ይሄን ነገር ሳይደርስ ለመቋቋም በይቅርታ እና በስምምነት መቋ

መጠጣት ሚለው ቃል እንግዲህ ፈሳሽ የሆነ ነገር ወደ ሰውነታችን ውስጥ በአፋችን በምናስገባበት ጊዜ መጠጣት ብለን እንጠራዋለን። ያው መጠጣት ስለ መጠጣት ስናወራ በዋናነት ስለሚጠጡ ነገሮች ዋና ዋና ነገሮች ምንድን ናቸው ሚለውን ዘርዘር አድርገን ማውራት ይጠበቅብናል። እንግዲህ መጠጣት በእርግጥ የሰው ልጅ ብቻ ሳይሆን ህይወት ያለው ነገር በሙሉ ፈሳሽ ነገር ወደ ሰውነቱ ውስጥ ያስገባል። ሚያስገባበት ዋና አላማም ፈሳሽ ሰውነታችን በከፍተኛ ሁኔታ ስለሚፈልግና በተለይ የሚንቀሳቀሱ ነፍስ ያላቸው ነገሮች ያ ማለት ምን ማለት ነው? የሰው ልጅን እና እንስሳትን በራሪም ሆነ በእግራቸው የሚንቀሳቀሱ እንስሳትን ጨምሮ በሚንቀሳቀሱበት ሰዓት ሰውነታችን ላብ ያወጣል፥ ሰውነታችን እንሽርሽሪት ለማካሄድ ሀይል ይፈልጋል። ሀይል ሲፈልግ ደግሞ ፈሳሽ ነገሮች ሀይል የሚሰጡ ነገሮች ውስጥ ይመደባሉ ስለዚህ እነኚህ ፈሳሽ ነገሮች በሰውነታችን ውስጥ እንቅስቃሴ በምናደርግበት ሰዓት የሚወጡ ፈሳሾችን የሚተካ ነገር ነው ማለት ነው። ስለዚህ መጠጣት ማለት ፈሳሽ ነገር ወደ ሰውነታችን ማስገባት፥ በእንቅስቃሴ ምክንያት ያጣነውን የፈሳሽ መጠን ለመተካት የምንወስደው ነገር መጠጣት ይባላል። ሂደቱ ነው መጠጣት ፕሮሰስ ሚባለው ነገር ማለት ነው መጠጣት ሚባለው ሂደቱ ነው። የሰው ልጅ እንግዲህ በዋናነት የተለያዩ ነገሮችን ሊጠጣ ይችላል እና በዋናነት በሶስት ከፍለን ማየት እንችላለን። ውሃ፣ አልኮል እና ለስላሳ ነገሮች ብለን የሚጠጡ ነገሮችን በሶስት መክፈል እንችላለን የመጀመሪያው ውሃ ነው፥ ውሃ ነው። ውሃን አሁንም በሁለት መክፈል እንችላለን። የተፈጥሮ ውሃ እና የፋብሪካ ወይም ሃይላንድ ብለን በተለምዶ የምንጠራው ነገር አለ። እና ሃይላንድ ውሃ ከሆነ ሃይላንድ ውሃ ከሆነ በአመራረቱ የራሱን የሆነ ኬሚካል ፕሮሰስ አለው የራሱ የሆነ ፕሮሰስ አለው እና እዛ ውስጥ የሚጨመሩ በተለይ ምን ምን ነገሮችን ማካተት አለበት የሚለው የራሱ የሆነ ኬሚካል ኮምፖዚሽኖች ይኖሩታል ማለት ነው። እና የተፈጥሮ ውሃም የሃይላንድ ውሃም የጎንዮሽ ጉዳት አላቸው ማለት ነው። ጉዳታቸው፥ የተፈጥሮ ውሃ ጉዳቱ ምንድነው? እንግዲህ እንደሚታወቀው የተፈጥሮ ውሃ ማለት ምንም አይነት ኬሚካል ያልተጨመረበት እና ያልተጣራ ውሃ ማለት ነው። እና በውስጡ ባክቴሪያ እና ሌላ በአይን ማየት የማይቻሉ ቆሻሻ ነገሮች ሊይዝ ይችላል እና እነሱን ነገሮች ውሃውን በምናይበት ሰዓት በአይናችን ንጹህ ይመስላል። ነገር ግን ይሄን ንጹህ የመሰለን ውሃ ስንጠጣው ግን ሰውነታችን ውስጥ ለበሽታና ለተለያዩ ባክቴሪያ ነክ ነገሮች በሽታም አምጪ ነገሮች ሊያጋልጠን ይችላል። ስለዚህ እሱ የጎንዮሽ ጉዳት አለው አዎንታዊ ነገሩ ደግሞ ምንም አይነት አርቴፊሻል ነገር ስለማይጨመርበት ውስጥ የተለየ ኬሚካል ስለሌለው እሱ ጥሩ ጎን አለው። ባክቴሪያ እና ሌሎች በአይን የማይታዩ ተህዋሲያን ከመያዙ ውጪ የተፈጥሮ ውሃ በጣም ጠቀሜታ አለው። ሌላው ደግሞ የሃይላንድ ውሃ ወይም በፋብሪካ ሂደት ውስጥ የሚወጣ ውሃ ነው። እሱ ውሃ ከባክቴሪያ እና ከተለያዩ ተፈጥሮአዊ ተህዋስያንም ከሚባሉት ነፃ ነው። ነገር ግን ምንድነው የጎንዮሽ ጉዳቱ ውሃው በቀላሉ እንዳይበላሽ የሚጨመር ኬሚካል አለ። እሱ ኬሚካል በቀጥታ የጎላ አስተዋጽኦ ባይኖረውም የጎላ አሉታዊ አስተዋጽኦ ባይኖረውም ግን የውሃ ሃይላንድ ውሃውን በተደጋጋሚ በምንጠጣበት ሰዓት ውስጣችን ላይ ቀስ እያለ የሚጠራቀም መጥፎ ኬሚካል ጉዳቱ በጥናት ያልተረጋገጠ ማለት ያው ከካንሰር ጋር በተገናኘ መጥፎ ነገሮችን ሊያመጣ ይችላል ተብሎ የሚወራ ነገር አለ። ነገር ግን በጥናት እስካሁን ድረስ አልተረጋገጠም። በዚህ ምክንያት በሃይላንድ ወይም ከፋብሪካ የሚወጡ የውሃ አይነቶች የኬሚካል ክምችት ስላለባቸው ጉዳት አላቸው ማለት ነው። ሌላ የመጠጥ አይነት ደግሞ ለስላሳ ነው። ያው ለስላሳ ከአልኮል ነፃ የሆነ በፋብሪካ ውስጥ ፕሮሰስ ተደርጎ ከተለያዩ አትክልትና ፍራፍሬዎች የሚወጣ ለሰውነት ገንቢ የሆነ ፕሮቲን ያለው የለስላሳ መጠጥ ነው። እሱም ቢሆን ግን በተለይ ለህፃናት እና እድሜያቸው ለገፋ ሰዎች አይመከርም። ምክንያቱም ኩላሊት ጋ እንዲሁም ደግሞ የስኳር እና እንዲህ የመሰል ነገሮች በሽታ ያመጣል ተብሎ ስለሚታሰብ ነው። ሌላው የመጨረሻው አልኮል ነክ ነገሮች ነው። አልኮል ነክ ነገሮች እንግዲህ የአልኮል መጠናቸው ከዜሮ አይ ሚን ከትንሽ ወይም ሁለት ወይም ሶስት በተለይ ቢራ የሚባለው ነገር የአልኮል መጠኑ ዝቅተኛ ነው። ሌላው ከፍተኛ ደግሞ ውስኪ ሚባሉና ሀበሻ አረቄ

ስትራቴጂ ይላል ስትራቴጂ የሚለው ምናልባትም የአማርኛ ቃል ላይሆን ይችላል። ስትራቴጂ ብዙ ቃላት አማርኛ ሚመስሉ ቃላት ነገር ግን ከሌላ ቋንቋ በተለይ ከእንግሊዘኛ ቋንቋ የተዋስናቸው ቃላት አሉ። ቀስ በቀስ የተለመዱና በጣም በማህበረሰባችን ውስጥ አማርኛ ተናጋሪ ውስጥ ቀስ በቀስ የገቡና እንደ አማርኛ የምንገለገልባቸው ብዙ ቃላቶች አሉ። ከእነዚህ ቃላት መካከል ለምሳሌ ኖርማል ሚለው ቃል በጣም አማርኛ ቋንቋ ውስጥ የተለመደና ቀን ተቀን እንግሊዘኛ የማይችለው ማህበረሰባችን ሳይቀር የሚጠቀመው ቃል እንደ ኖርማል። ኦኬ ምናምን የሚሉ ቃላት በጣም በተደጋጋሚ ክፍሎች የሚጠቀሙት እና ብዙ ጊዜ እንደ አማርኛ የምንቆጥራቸው ቃላት አሉ። ከነዛ መካከል አሁንም ስትራቴጂ የሚለው የአማርኛ ቃል አይደለም ስትራቴጂ የሚለው የአማርኛ ቃል አይደለም ግን ብዙ ሰው እንደ አማርኛ ቃል አርጎ ስትራቴጂን ይጠቀምበታል። ስትራቴጂ ማለት የአማርኛ አቻ ፍቺው እቅድ ማለት ነው እቅድ ማለት ነው ስትራቴጂ እቅድ ስልት እንደማለት ነው። እና ስለ ስትራቴጂ ስናዋራ ስለ ስትራቴጂ ስንዋራ ስትራቴጂ ማለት አንድን ስራ ለመስራት አንድን ተግባር ለማከናወን እና ለመፈጸም የምንሄድበት የምንከተለው የአሰራር ሂደት ስትራቴጂ እንለዋለን ማለት ነው። ጥሩ ስትራቴጂ ነው ይላል ሰው ጥሩ ስትራቴጂ ማለት ጥሩ እቅድ ነው። ስራውን ለመስራት የሄድንበት መንገድ አዋጭ ነው ስራውን ለመስራት የተከተልነው አካሄድ አትራፊ ነው ለማለት ነው። ስትራቴጂው መጥፎ ነው ማለት ደግሞ ስትራቴጂው ስራውን ለመስራት ወይም አንድን ውስን ስራ ለማከናወንና ለመፈጸም የሄድንበት መንገድ ውጤታማ አደለም ዉጤት ተኮር አደለም ለማለት እንጠቀምበታለን። እና ስትራቴጅን ወይም እቅድን በሁለት መንገድ ከፍለን ማየት እንችላለን የረጅም ጊዜ ስትራቴጂ እና የአጭር ጊዜ ስትራቴጂ ብለን በሁለት እንከፍለዋለን። የረጅም ጊዜ ስትራቴጂ ማለት ከባባድ ስራዎችን በተለይ አመታትን የሚፈጁ ልክ እንደ መንግስት ፖሊሲ አይነት ስራዎችን የአምስት አመት የአስር አመት የመንግስት ስትራቴጂ ተብሎ ይቀመጣል ያ ማለት ማለት ነው። መንግስት ሀገርን ለመምራት የሚያስቀምጠው ግብ አለ የሚያስቀምጠው ግብ አለ የዛሬ የዛሬ አስር አመት እንደዚህ እንደዚህ ስራዎችን አከናውናለሁ ወይም እንደዚህ ነገሮችን እፈጽማለሁ ብሎ መንግስት የሚያስቀምጥ ከሆነ እሱን ግብ ለመፈጸም የመንግስት የአስራ አመት ስትራቴጂካዊ እቅድ ያስቀምጣል። ወይም የአሰራር ሂደቱን ያኛው ግብ ለመፈጸም የምንከተለው ወይም መንግስት ከሆነ መንግስት የሚከተለው ስትራቴጂ ያስቀምጣል ማለት ነው። ይሄ ስትራቴጂ ምንድነው? በዋናነት ትልቁ ግብ ጋር ለመድረስ ትናንሽ ግቦች ይኖራሉ ትናንሽ ነገሮች መፈጸም ይጠበቅብናል እና ምክንያቱም ትልቁ ግብ ማለት ትናንሾች ግቦች ተጠራቅመው ሚሰጡት ውጤት ስለሆነ ማለት ነው። እና እነዛን ትናንሽ ግቦችን ለመፈጸም ትናንሽ ስራዎችን ለመፈጸም የምንሄድበት መንገድ አለ። የምንሄድበት መንገድ አለ እሱ መሃል መሃል ላይ ያለው በታቀደበት ጊዜ እና ለምሳሌ ዛሬ ላይ ሆነን የዛሬ አስር አመት ምናቅድ ከሆነ ከዛሬ ጀምሮ የሚተገበሩ ስትራቴጂዎች ይኖራሉ የረጅም ጊዜ ስትራቴጂዎች ማለት ነው። ስለዚህ ከዛሬ ጀምሮ የሚተገበሩ ማለት የመጀመሪያ የውቅና ስነ ስርዓት የውቅና የማሳወቅ ስትራቴጂውን ለሚመለከተው አካላት እና ለጠቅላላ ለህዝቡ የማሳወቅ ስራ እንሰራለን እሱን ከሰራን በኋላ ደግሞ እሱን ስራውን ለመስራት የምንሄድበት የምንከተላቸው መርሆች ይኖራሉ ማለት ነው። እነዛ መርሆች ለምሳሌ በየዛሬ አምስት አመት አስር ቢሊየን ችግኝ እተክላለሁ ብሎ መንግስት ካቀደ እሱን ለማስፈፀም ምን ይደረጋል? ለምሳሌ መጀመሪያ እውቅና ስነ ስርዓት ነው የሚደረገው ለተለያዩ ለሚመልከታቸው የህብረተሰብ ክፍሎች የዛሬ አምስት አመት አስር ቢሊየን ችግኝ እንደሚታከል ለመንግስት አካላትም ለባልስጣኖችም ለህብረተሰብ ለህብረተሰቡም እውቅና እንዲኖር እንዲያውቅ ይደረጋል። እሱ ከተደረገ በኋላ ቀጣይ ምንድነው? ሚሆነው ለዚህ ግባት የሆኑ ነገሮችን ማዘጋጀት ለምሳሌ ቀድሞ ፍሬዎችን ወይም ለችግኝ ፍሬ የሚሆኑ ነገሮችን ማዘጋጀት ቦታዎችን ማዘጋጀት መትከል ለእያንዳንዱ የመንግስት አስፈጻሚ አካል መከታተልና እቅድ ማውጣት ከዛ በኋላ ቅዱ ከወጣ በኋላ ደግሞ ተግባራዊነቱን መከታተል እነዚህ እነዚህ ነገሮች ስትራቴጂ ይባላሉ። እና የረጅም ጊዜ ስትራቴጂ በዚህ መንገድ ይገለጻል። ሌላው የአጭር ጊዜ ስትራቴጂ ነው የአጭር ጊዜ ስትራቴጂ ግለሰቦች እና ተቋማትም ሊሆኑ ይችላሉ የሚያቅዱት እቅድ ነው። ይሄ እቅድ በአጭር ጊዜ የሚጠናቀቅ

እንደምን አደሩ ይላል እንደምን አደሩ የሚለው ቃል በዋናነት ሰላምታን ለመግለጽ የሰላምታ አይነት ነው። እና ሰላምታን በሶስት እንከፍለዋለን እንደምን አደሩ ወይም እንደምን አደርክ እንላለን። እንደምን አረፈድክ እንደምን አረፈዱ ብለን እንላለን እንደምን ዋልክ እንደምን ዋሉ እንደምን አመሽህ እንደምን አመሹ። እንደምን አደሩ የሚለው እነዚህ ቃላት አሉ። እንግዲህ እንደምን አደሩ ማለት ጠዋት ላይ የሚጠየቅ ጥያቄ ነው ካደርን ከእንቅልፋችን ከተነሳን በኋላ እንደምን አደሩ ብሎ ሰው ይጠይቀናል። ያ ጥያቄ እስከ ምን ድረስ ነው እስከ ሁለት ሰዓት እስከ ሁለት ተኩል እስከ ሶስት ሰዓት ድረስ ማንኛውም ሰው ሲጠይቀን እንደምን አደሩ እንደምን አደርክ ብሎ ሊጠይቀን ይችላል ማለት ነው። ከሁለት ተኩል ከሶስት ሰዓት ጀምሮ ደግሞ እስከ አምስት ሰዓት ድረስ እንደምን አረፈድክ እንደምን አረፈዱ ብሎ ሰው ሰላምታ ይሰጠናል እኛም እግዚአብሔር ይመስገን ብለን መልስ እንመልሳለን ማለት ነው። ከአምስት ሰዓት ጀምሮ እንደ እስከስ እስከ ኦልሞስት እስከ አስራ አንድ ሰዓት አስራ ሁለት ሰዓት ድረስ። እንደምን ዋልክ የሚል ጥያቄ ይጠየቃል ማለት ነው እንደምን ዋልክ ወይም እንደምን ዋሉ የሚል ጥያቄ ይጠየቃል እኔ እኛም እግዚአብሔር ይመስገን እንደምን ዋልክ ብለን የተጠየቀው ሰው መልስ ይመልሳል ማለት ነው። እና እንደዛ ነው የሚደረገው ማታ ደግሞ ከአሥራ ሁለት ሰዓት በኋላ ከሆነ እንደምን አመሹ የሚል ጥያቄ ይጠይቃል ከአሥራ ሁለት ሰዓት እስከ አራት ሰዓት አካባቢ ድረስ እንደምን አመሹ የሚል ጥያቄ ይጠይቃል እግዚአብሔር ይመስገን እንደምን አመሸህ የሚል መልስ ይመለሳል ማለት ነው። ሌሊት እንግዲህ ከዛ በኋላ ያለው እንቅልፍ ሰው የሚተኛበት ሰዓት ስለሆነ እንደምን አደርክ ከእኩለ ሌሊት በኋላ ከሆነ እንደምን በፊት ከሆነ እንደምን አመሸህ ከዛ በኋላ እንዴት ነህ እንደምን አደርክ የሚል ጥያቄ ሊጠየቅ ይችላል። የሰላምታ አይነት እግዚአብሔር ይመስገን ይላል። አሁን እንግዲህ እዚህ ጋር የሚያሳየው እንደምን አደሩ ነው የሚለው እንደምን አደሩ ነው የሚለው እንደምን አደሩ የሚለው ቃል በዋናነት አክብሮትን የሚገልጽ ነው። እንግዲህ በአማርኛ አንተና አንቱ የሚባል የአጠራር አይነቶች አሉ አንድን ሰው አንተ ልንለው እንችላለን። ወይም ደግሞ ራሱን አንቱ ልንለው እንችላለን። አንተ ማለት በርግጥ እኩያን ነው የሚያመለክተው ለምሳሌ እኩያና ከዛ በታች ከሆነ አንተ እንደምን አለህ አንተ እንዴት ነህ እንደነህ እንደምን ነህ እንደ እንዴት አደርክ እንዴት ዋልክ እንዴት አመሸህ እንደምን አረፈድክ የሚሉ ጥያቄዎች ሊጠየቁ ይችላሉ። ግን የምናከብራቸው ሰዎች በእድሜ የገፉ ሊሆኑ ይችላሉ ወይም የተለየ ክብር መስጠት የምንፈልጋቸው ሰዎች ሰዎች ከሆኑ አንቱ ይባላል። አንቱ ነው የሚባሉት አንቱ ማለት የክብር መገለጫ ነው። በተለይ በገጠሩ አካባቢ የሚስት እናትና አባት እንዲሁም የሚስት ትላልቅ ዘመዶች በሙሉ አንቱ ነው የሚባለው እርስዎ ነው የሚባለው። እንደምን አሉ እንደምን አደሩ እንደምን አመሹ እንደምን አረፈዱ እንደዛ ነው የሚባለው እንጂ። ለምሳሌ የሚስትን እናት ወይም አባት ደህና ነሽ አይባልም በገጠር በኢትዮጵያ ባህል መሰረት ገጠሩ አካባቢ በተለይ እንደምን አደርሽ ቢል የሚስትን እናት ያለማክበር የመናቅ ለሚስቱ እናት ያለውን የወረደ አመለካከት ወይም ንቀት የሚያሳይ ነው። በተመሳሳይ የሚስቱን አባት እንደምን አደርክ እንደምን ዋልክ ወይም እንደምን አመሸህ ቢል ይሄ ንቀት ነው የሚያሳየው። ክብር ማጣትን ለሰውዬ ያለውን አለማክበር ነው የሚያሳየው እና ምን ማለት ነው ያለብን? የሚስት እናት ከሆነች ለምሳሌ እንደምን አደሩ እናቴ ነው የሚባለው የሚስት አባት ከሆነ እንደምን አደሩ አባቴን ነው የሚባለው። እና በዚህ መንገድ አንቱ የሚለው ቃል ክብርን ለመግለጽ አክብሮትን ለማሳየት የምንጠቀምበት ቃል ነው።

ልጅ ይላል እንግዲህ ልጅ የሚለው ቃል በእንግሊዘኛ አቻ ትርጉሙ ሰን የሚል ትርጉም አለው። ኪድም የሚል ትርጉም ይኖራሉ አቻ ትርጉም በዋናነት ግን ልጅ የሚለው ቃል ህፃን የሚለውን ወይም ደግሞ በእድሜያቸው ከአስር አመት በታች የሆኖ ልጅ ይባላሉ በርግጥ ከአስር አመት ከአሥራ አምስት አመት ወይም የሚል የተቀመጠ ፊክስድ የሆነ የእድሜ ገደብ የለም ነገር ግን ልጅ የሚለው በጠቅላላው እድሜያቸው በጣም ዝቅ ያሉ ሰዎችን ለመጥቀስ ለመወከል የምንጠቀምበት ቃል ነው። ስለዚህ ልጅ ብዙ ትርጉም አለው ልጅ ደግሞ በስጋ የተወለደ ባዮሎጂካል ልጅ እንደሚለው በስጋ በደም ልጅ የሆነ ወይም በደም ዝምድና ከራሳችን የተወለደ ነገር ልጅ ይባላል ልጅ የሚለው የተለያዩ ትርጉሞች አሉት። የክርስትና ልጅ ይኖራል የስጋ ወይም የደም ልጅ ይኖራል ሌላው ደግሞ በእድሜ ህፃን የሆነ ልጅ በሚለው በሶስት ከፍለን ትርጉሙን በሶስት ከፍለን ማየት እንችላለን። ስለዚህ ህፃን የሆነ ልጅ የሚለው ያው መጀመሪያ ለመናገር እንደሞከርኩት እድሜያቸው ትንሽ የሆነ በተለይ ከአሥራ አምስት አመት አካባቢ ጀምሮ ያሉ ልጅ ነው በአስራ ስድስትም አመት ልጅ ሊባል ይችላል። ግን እንትን ያለ የታወቀ ወጥ የሆነ ከዚህ አመት በታች የሚባል ነገር የለም። እንዲሁ በማየት ይሄ እኮ ልጅ ነው ይባላል ይሄ እኮ ልጅ ነው እንዲሁ አንድ ሰው አይቶ አንድን ወንድ ሊሆን ይችላል ሴት ልትሆን ትችላለች። አንድ ሰው አይቶ ትንሽ በእድሜ ትንሽ መስሎ ከታየው ከራሱ ሪሌቲቭሊ ወይም በአንጻራዊነት በእድሜ ትንሽ መስሎ ከታየው አይ ልጅ ነው ይባላል። እና ልጅ ነው ማለት ትንሽ ነው ገና እድሜው ገና ነው ለማለት ነው ማለት ነው። ሁለተኛው ደግሞ የስጋ ልጅ ወይም የደም ልጅ ሚባለው በስጋ ከእኛ የሚወለዱ በስጋ ከእኛ የሚወጡ ከእናትና ከአባት የሚወለዱ ልጅ እንላቸዋለን ለምሳሌ አንተ የማን ልጅ ነህ ይባላል የማን ልጅ ነህ ማለት ወላጆቹን እንዲናገር ሲፈለግ አንተ የማን ልጅ ነህ ተብሎ ሊጠየቅ ይችላል? አይ እኔማ የእከሌ ልጅ ነኝ እኔ የአቶ ሰለሞን ልጅ ነኝ ሊል ይችላል እንደ ምሳሌ ማለት ነው። አንድ ሰው እና ልጅ የሚባለው እናቱንና አባቱን ከእናትና ከአባት የተወለደ ከእናትና ከአባት የስጋ ዝምድና ያለው ልጅ ብለን እንጠራዋለን ማለት ነው። ሌላኛው ደግሞ የክርስትና ልጅ የክርስትና ልጅ ሚባል አባባል አለ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንግዲህ የተለያዩ ስያሜዎች የቤተሰባዊ ስያሜዎች አሉ እነዚህ ስያሜዎች በደም ወይም በስጋ ምንም አይነት ዝምድና ያሌላቸው ሰዎች ግን በመንፈስ የሚዛመዱ በመንፈስ ቤተሰብ የሚሆኑ የሚሆኑበት የክርስትና ስነ ስርዓት አለ። እና የክርስትና ልጅ ተብሎ ይጠራል ያ የክርስትና ልጅ ማለት አንድ ሰው በወንዶች በአርባ ቀናቸው ሴቶች ደግሞ በሰማንያ ቀናቸው ክርስትና በሚነሱበት ሰዓት ቤተክርስቲያን ውስጥ ወንዶች በአርባ ቀናቸው አንድ ሰው ወንድ ነው በአብዛኛው እንግዲህ ወንድን የክርስትና አባት መሆን የሚችለው ወንድ ነው ማለት ነው። ያ ወንድ ሄዶ ልጁን እንደ ልጄ ተንከባክቤ መንፈሳዊ ምግብ መግቤ እንደ ልጄ አድርጌ እንከባከበዋለሁ እሱም ልጄ ሆኖ ከእኔ ጋር ይቀጥላል የሚል ቃል ኪዳን ይገባል ማለት ነው። ቃል ኪዳን ይገባል በዚህ ቃል ኪዳን መሰረት ያ ህፃን ልጅ በአርባ ቀኑ የክርስትና ልጅ ሆኖ ለሰውየው ይሰጠዋል ሰውየው ደግሞ ለልጁ የክርስትና አባት ሆኖ ለልጁ ይሰጠዋል ማለት ነው። ለሴቶችም በተመሳሳይ በሰማንያ ቀናቸው ሴቶች በሰማንያ ቀናቸው እንግዲህ ወንድ ልጅ በአርባ ቀኑ ሴት ልጅ በሰማንያ ቀኗ ክርስትና ምትነሳበት ሃይማኖታዊ ምሳሌ አለው ሃይማኖታዊ ትርጉም አለው ወደ እሱ የምገባ ከሆነ ነገሩ ስለሚሰፋ ሴቶች በሰማንያ ቀናቸው ክርስትና በሚነሱበት ሰዓት የክርስትና እናትና የክርስትና ልጅ የሚሆኑበት ስነ ስርዓት ለማውራት ልሞክር በርግጥ ወንዶች በአርባ ቀናቸው የክርስትና አባት እና የክርስትና ልጅ ከሚሆኑበት የክርስትና ስነ ስርዓት ጋር ተመሳሳይ ነው። ነገር ግን የሚለየው ምንድነው? ሴት ህፃን ልጅ በሰማንያ ቀኗ ክርስትና ስትነሳ የክርስትና እናት ሆና የምትገባው ሴት ብቻ ነች ለምሳሌ ወንድ ልጅ ለሴት ልጅ የክርስትና አባት መሆን አይችልም። የክርስትና አባት መሆን የሚችለው ለወንድ ህፃን ልጅ ብቻ ነው ማለት ነው። እና የጾታ ገደብ አለው የክርስትና እናት መሆን የምችለው ለሴት ብቻ ነው የክርስትና አባትም መሆን የሚችለው አንድ ሰው ለወንድ ልጅ ብቻ ነው እና ልጅ የሚለው ትርጉም። በዚህ መንገድም ይተነተናል ማለት ነው የክርስትና ልጅ

ዋጋ ይላል ዋጋ የሚለው ቃል እንግዲህ የአንድን ምርት ሊሆን ይችላል የአንድን እቃ ያለውን የሚወክለውን የብር መጠን ለመንገር ነው። ዋጋ በእንግሊዘኛ አቻ ትርጉሙ ፕራይስ እንለዋለን ፕራይስ ማለት በአማርኛ ዋጋ ነው። እና ስለዋጋ ስናወራ እንግዲህ ስለ ብር ነው የምናወራው ማለት ነው። የአንድን እቃ ዋጋ በምናወራበት ሰዓት የአንድን እቃ የሚወክለው የብር መጠን ምን ያክል ነው እሚለውን ነው እምንወክል። እና ይሄ ደግሞ ቀጥታ ከምን ጋር ይገናኛል ከብሮች የመግዛት አቅም ጋር ይገናኛል ማለት ነው። ኢትዮጵያ ውስጥ ለምሳሌ የእቃ ዋጋ በከፍተኛ ሁኔታ ጨምሯል በብር ማለት ነው። በከፍተኛ ሁኔታ ጨምሯል የእቃ ዋጋ ዋናው ምክንያት የብር የኢትዮጵያ ብር የመግዛት አቅሙ በከፍተኛ ሁኔታ ስለወረደ እና ስለተዳከመ የእቃዎቹ ዋጋ በከፍተኛ ሁኔታ ጨምሯል ማለት ነው። እንግዲህ የቅዋጋ ጨመረ ማለት የብር ዋጋ ቀነሰ ማለት ነው። ብር ከዚህ በፊት ሲሰጠው የነበረው ዋጋ በጣም ከፍተኛ ነበር። ለምሳሌ አንድ በሬ ለመግዛት የዛሬ አስር አመት አንድ በሬ ለመግዛት አስር ሺህ ብር በቂ ነበረ እኔ እማስታውሰው ከሰባት እስከ አስር ሺህ ብር ባለው የዛሬ አስር አመት ጥሩ በሬ ይገኝ ነበረ። ዛሬ ግን በአንድ በሬ ጥሩ በሬ ለመግዛት መቶ ሺህ ብር ነው እሚያወጣ ማለት ነው። እንግዲህ በአስር አመት ውስጥ የብር የመግዛት አቅሙ ምን ያክል እንደቀነሰና ይሄ ግሽፈት እሚባለው ግሽፈት እሚባለው በምን ያክል መጠን እንደጨመረ በግልጽ እሚያሳየን ነው ማለት ነው። እና በተለይ ደግሞ ከውጭ የሚመጡ እቃዎች ከሀገር ውስጥ ካሉ በላይ በከፍተኛ ሁኔታ ጨምሯል። የጨመሩበት ዋናው ምክንያት የዶላር ምንዛሬ በከፍተኛ ሁኔታ መጨመርን ተከትሎ ከውጭ የሚገቡ እቃዎች በከፍተኛ ሁኔታ ዋጋቸው ጨምሯል። ዋጋቸው እንዲጨመር ያደረገው እንግዲህ የዶላር ምንዛሬ ዋጋ መጨመርን ተከትሎ ነው ማለት ነው። እንግዲህ እንደሚታወቀው የምንዛሬ መጨመር ከምን ጋር ይገናኛል? ከሀገሪቱ ወደ ውጭ ከምትልካቸው ምርቶች ጋር በቀጥታ ግንኙነት አለው። ወደ ሀገር ውስጥ እምታስገባቸው ምርቶች እና ከሀገር ወደ ሌሎዎች ሀገሮች እምታስወጣቸው ምርቶች መመጣጠን ጋር በተገናኘ የዶላር ምንዛሬ ወይም የውጭ ምንዛሬ ቀጥታ የሆነ ግንኙነት አለው ማለት ነው። እንግዲህ ሀገራችን ኢትዮጵያ ወደ ውጭ የምታስወጣቸው ከዚህ በፊት አንፃር በከፍተኛ ሁኔታ እየቀነሰ መጥቷል። ከዚህ በፊት ወደ ውጭ ከሚወጡ ምርቶች ወደ ውስጥ ከሚገቡ ምርቶች ይልቅ ወደ ውጭ የሚወጡ ምርቶች ይበልጡ ስለነበረ። የዶላር ዋጋ እና የብር ዋጋ ልዩነታቸው ወይም ዋጋቸው ተቀራራቢ ነበረ። ተቀራራቢ ነው እንግዲህ የዛሬ አስር አመት ሁለት ሺህ ሁለት ሺህ ስምንት አካባቢ አንድ ዶላር በሃያ ምናምን ብር ይመነዘር ነበረ ዛሬ ላይ አንድ ዶላር አንድ መቶ ሰማኒያ ምናምን ብር እየገባነው በጥቁር ገበያ ማለት ነው። እንዲህ የሆነበት ምክንያት እንግዲህ የውጭ ምንዛሬ ወይም ወደ ኤክስፖርት እሚደረገው ወደ ውጭ የሚወጡ ምርቶች መጠን መቀነስ ነው ብዬ አምናለሁ። ምክንያቱም ወደ ውጭ የሚወጡ ምርቶች እሚጨምሩ ከሆነ በእነዛ ምርቶች አማካኝነት የምናገኘው የዶላር መጠን በከፍተኛ ሁኔታ ስለሚጨምር የዶላር እጥረት ሀገራችን ውስጥ አይከሰትም ነበር። ብዬ አምናለሁ። እንዲከሰት ያደረገው እንግዲህ ዋናው ምክንያት ምንድነው? ወደ ሀገር ውስጥ የሚወጡ የሚገቡ ምርቶችን ማብዛታችን ምክንያት ነው ብዬ አስባለሁ። እንግዲህ ወደ ሀገር ውስጥ የሚገቡ ምርቶች በተለይ ኤሌክትሮኒክስ እና መሰል ነገሮች በሙሉ ዶላርን በብር ቀይረን የምንግዛቸው ምርቶች ናቸው ማለት ነው። ዶላርን ወደ ብር ስንመንዝር ደግሞ እንግዲህ ዶላር እሚሸጠው አካል የዶላሩን መጠን ማስወደድም ማርከስም ይችላል ማለት ነው። ለምሳሌ እኛ በጣም ዶላር እምንፈልግ ከሆነ አንድ ዶላር በመቶ ብር ልግዛህ ብለነው አይ አልሸጥም ቢለን አንዱን ዶላር በመቶ አስር ብር ልንገዛ እንችላለን ልንገዛ እንችላለን ማለት ነው። ምክንያቱም እቃውን ስለምንፈልገው እቃ አስፈላጊ ሀገር ውስጥ እቃ አስፈላጊ ስለሆነ እና እቃው በጣም ስለሚያስፈልገን ያለን አማራጭ የብርን ዋጋ አውርደን እቃውን መግዛት መቻል ነው ማለት ነው። የብርን ዋጋ አውርደን እቃውን መግዛት መቻል አለብን። እንደዛ ካልሆነ እምንፈልገውን ነገር ማድረግ ስለማንችል እቃውን አልገዛም ካልን ዶላሩን ማቆም እንችላለን ነገር ግን እቃው ደግሞ ሀገር ውስጥ በከፍተኛ ሁኔታ ተፈላጊ ከሆነ ያለን አማራጭ የብርን ዋጋ አውርደን የዶላርን ዋጋ ሰቅለን እቃውን መግዛት እና እቃውን መጠቀም አለብን ማለት ነው። እና ዋጋ እሚለው ቃል በዋናነት የአንድን ምርት የአንድን እቃ በብር ደረጃ የምንሰጠውን ውክልና እሚያሳይ ነው። አንድ ኤሌክትሮኒክስ ጋር አምሳ ብር ካልነው ያ አምሳ ብር ማለት

ማሳወቂያ ይላል ማሳወቂያ የሚለው ቃል ኖቲስ ለማለት ይመስለኛል ኖቲስ ማለት በአማርኛው ማስታወቂያ ነው ማሳወቂያ እና ማስታወቂያ ተመሳሳይ የሆነ ትርጉም ነው ያለው እንግዲህ ማስታወቂያ በተለያዩ ነገሮች ሊገለጽ ይችላል ቀደም ባሉት ጊዜያት ማስታወቂያ የሚናገረው በሰፈር ሰው እየዞረ ሰፈር አካባቢ ማይክራፎን ነው የሚባለው ድምጽን ጎላ የሚያደርገውን ነገር ተይዞ ሃሎ ሃሎ የሚል ለዚህ ከተማ ለምሳሌ አዲስ አበባ ከሆነ ለአዲስ አበባ ከተማ ነዋሪዎች በሙሉ ዛሬ እንደዚህ እንደዚህ አይነት ስብሰባ ስላለ ከቀኑ ከጠዋቱ ሁለት ሰዓት ላይ እንድትገኙ ብሎ ማስታወቂያ የተወከለው ሰው ሊነግር ይችላል ማለት ነው የተወከለው ሰው ማለት በሰፈሩ ውስጥ በቀበሌ ውስጥ እድር ነፊ ተብሎ እድር በእርግጥ በዋናነት ለ ብቻ ነው ጥሩምባ ነፊ ተብሎ ለእድር ብቻ ማለት ነው በሰፈሩ ጥሩምባ ነፊ ተብሎ የሚመደብ ሰው አለ ያ ጥሩንባ ነፊ የተባለ ሰው ምንድነው አላማው ከእንትኑ ጋር በተገናኘ ከልጆች ማለት እዛ አካባቢ ከሚፈጠሩ አዳዲስ ነገሮች ጋር በተገናኘ ለህብረሰቡ በጥሩምባ እየነፋ የሚያስተዋውቅ ሰው ጥሩምባ ነፊ እንለዋለን ማለት ነው እና የጥሩምባ ነፊ ቀደም ባሉት ጊዜያት የቅርብ ቴክኖሎጂ ውስጥ ከመምጣታቸው በፊት የሚያደርገው ምንድነው ጥሩምባ ይዛል። በጧቱ አስራ ሁለት ሰዓት ለምሳሌ የሰው ሞት ሊሆን ይችላል አዳዲስ ስብሰባዎች ሊሆኑ ይችላሉ ብቻ አዲስ ነገር ህብረተሰቡ በሚፈለግ ይፈለጋል ተብሎ በሚታሰብበት ጊዜ ጥሩምባ ነፊው ጥሩምባውን ከጧቱ አስራ ሁለት ሰዓት ተነስቶ እየነፋ ሄሎ ሄሎ ለዚህ ከተማ ነዋሪዎች በሙሉ ዛሬ እንደዚህ አይነት ነገር ስላለ እንድትገኙ ወይም ቀብር ከሆነ እከሌ አርፏልና አቃብሩኝ ተብላችኋል የሚል መልእክት ያስተላልፋል ማለት ነው። በዚህ መንገድ ማሳወቂያ ለህብረተሰቡ ይነገራል ማሳወቅ ማለት ነው እንግዲህ ማሳወቂያ ማለት የምንፈልገውን ነገር ላልሰማው ላላወቀው አካል እንዲያውቅ ማድረግ ነው አላማው ማለት ነው ይሄ ሲሆን የነበረው ቀደም ባሉት ጊዜያት ነው። አሁን አሁን ግን አሁን አሁን ግን ነገሩ ቴክኖሎጂ እየፈጠነ ሲመጣ ቴሌግራም የተለያዩ ማህበራዊ ሚዲያዎች እየዘመኑ ሲመጡ መልእክቶች የሚታወቁት ወይም ማስታዋቂዎች የሚተላለፉት በሶሻል ሚዲያ ነው ማለት ነው ሶሻል ሚዲያ ላይ ማስታወቂያዎችን እንለቃለን እነዚህ ማስታወቂያዎች ለሚመለከታቸው አካላት እንዲደርስ ይደረጋል ማለት ነው ለምሳሌ ከዚህ በፊት እድር ከነበረ እድሩ ላይ የእድሩ ሊቀመንበር ቴሌግራም ግሩፕ ይከፍታል በዛ ቴሌግራም ግሩፕ ውስጥ ደግሞ የድሮ አባላት ሜምበር ይሆናሉ ማለት ነው ስለዚህ በዛ ቴሌግራም ግሩፕ ላይ የእድር አባላት የሚተላለፉ መረጃዎችን እና ማስታወቂያዎችን ይለቀቃሉ በእነዚህ ማስታወቂያዎች እና በእነዚህ ፕሮግራሞች አማካኝነት መልእክቶች ይተላለፋሉ ወይም መልእክቶችን ለእድሩ አባላት ይተላለፋል ማለት ነው ስለዚህ ዘመናዊ በሆነው መንገድ በማህበራዊ ሚዲያ ተጠቅመን መልእክቶችን ማስተላለፍና መንገር ይቻላል። ከዚህ በተጨማሪ እንግዲህ ትላልቅ ሀገራዊ የሆኑ ማስታወቂያዎች በተለያየ መንገድ ከዚህ ከፍ ባለ መንገድ ሊተዋወቁ ይችላሉ ለምሳሌ በጋዜጦች ይተዋወቃል በመጽሄቶች ማስታወቂያ ይተላለፋል በሬዲዮ ማስታወቂያ ይተላለፋል። አሁን አሁን በርግጥ ሬድዮ እና ቴሌቪዥን ኋላ ቀር የሆኑ የሚዲያ መሳሪያዎች እየሆኑ ነው። ከሶሻል ሚዲያ ተጠቃሚዎች መበራከትን ተከትሎ ቴሌቪዥን እና ሬድዮ የሚሰሙ ሰዎች ቁጥር በከፍተኛ ሁኔታ እየቀነሰ ይገኛል። ምክንያቱም የሰው ልጅ መረጃ በዚህ የቴክኖሎጂ ዘመን የሚያገኘው ከቲክቶክ ወይም ከዩቲዩብ ወይም ከተለያዩ የሶሻል ሚዲያ አይነቶች። መረጃን ወቅታዊ የሆኑ መረጃዎችን ያገኛል። በዚህ ምክንያት ሬድዮ ላይ እና ቴሌቪዥን ላይ የሚተላለፉ ማስታወቂያ እና ማሳወቂያዎች በከፍተኛ ሁኔታ የተሰሚነትና የተደራሽነት ችግር እንዳለባቸው በተለያዩ መልኩ ሲነገር ይስተዋላል እና ብዙ ጊዜ ብዙ ተከታይ ያላቸው የቲክቶክ አካውንት የቲክቶክ ኮንቴንት ክሬተሮች ማስታወቂያ በሚናገሩበት ሰዓት በከፍተኛ ሁኔታ የመታየት እና የመደመጥ እድሉ ከፍተኛ ነው እና ማሳወቂያዎች በአሁኑ ሰዓት በማህበራዊ ሚዲያ ሲተላለፉ ከፍተኛ የሆነ የመደመጥ እና የመታየት አቅም አላቸው ብዬ

ውሃ ይላል ውሃ እንግዲህ ለሁሉም የህብረተሰብ ክፍል በነፃ የተሰጠ የፈጣሪ ስጦታ የፈጣሪ በረከት ነው ብዬ አምናለሁ። እንግዲህ በጣም ለሰው ልጅ አስፈላጊ የሆኑ ነገሮች በሙሉ ፈጣሪ ወይም ተፈጥሮ በነፃ ነው የሰጠችን ማለት ነው። በጣም አስፈላጊው ነገሮች በሙሉ በነፃ ነው የሰጠችን። ነገር ግን በአለም ላይ ውድ ዋጋ ያላቸው ነገሮች ደግሞ አላስፈላጊ ናቸው ማለት ነው። ለምሳሌ የወርቅን ዋጋ ተመልከቱ የወርቅ ዋጋ እና የውሃን ዋጋ ብታነጻጽሩ። ውሃ በነጻ እናገኛለን ወርቅ ግን አንድ ግራም ወርቅ እንኳን ወደ ስንት ነው ሶስት መቶ ዶላር እና ከዛ በላይ እየተሸጠ ነው አንድ ግራም ወርቅ ማለት ነው ሁለት መቶ ምናምን ዶላር እየተሸጠ ነው እና ይሄ የሚያሳየው ምንድነው? ወርቅን አንገታችን ላይ ወርቅን እጃችን ላይ ብናደርገው ባናደርገው እኛ ጋር የሚያመጣው ተጽዕኖ የለም። የውሃን ዋጋ ስታዩት ደግሞ ውሃ ማለት ለሰውነታችን በጣም አስፈላጊ ሁለት ቀን ወይም አንድ ሳምንት ምናምን አይደለም አንድ ቀን ውሃ ሳንጠጣ ከቀረን ለበሽታ የምንጋለጥበት ለህይወታችን አደጋ የሚሆንበት አጋጣሚ ከፍተኛ ነው። እና ይሄን ያክል ውድ የሆነ ነገር ከፈጣሪ የተሰጠን በነፃ ነው ማለት ነው። ነፃ እንድንጠቀምበት ነፃ እንድንገለገልበት የተሰጠን ነገር ውሃና አየር ናቸው በጣም ውድ ናቸው። አየር እንግዲህ ተመልከቱ አየር ነፃ ባይሆን ኖሮ ምን ያክል ሰው በህይወት ይኖር ነበር ውድ ቢሆን ሀብታሞች ብቻ የሚጠቀሙት ቢሆን የአለማችን ውስጥ ሰባት ነጥብ ምናምን ቢሊየን ህዝብ አለ። ከዚህ ቢሊየን ህዝብ መካከል አየር ውድ ቢሆን መጠቀም የሚችሉት አንድ ፐርሰንት እና ሁለት ፐርሰንት የአለማችን ህዝቦች ብቻ ነበሩ እነዚህ ህዝቦች ብቻ መጠቀም ከቻሉ ሌላው የቀረው አለም በህይወት መኖር አይችልም ማለት ነው። ምክንያቱም አየር ከሃያ ሰከንድ እና በዛ ቢባል ከአንድ ደቂቃ በላይ ያለ አየር መቆየትና መኖር አንችልም። በዚህ ምክንያት ፈጣሪ አየርና ውሃን በጣም ውድ የሆኑ ነገሮችን በነፃ ሰጠን ማለት ነው። ውድ የሆኑ ነገሮችን በነፃ ሰጠን ምክንያቱም የቀረው ነገር የቅንጦት ነው ማለት ነው። ውድ ያልሆነው ነገር ማለት አለማችን ላይ አሁን ውድ በውድ ዋጋ በዋጋ ደረጃ በሰው ሰውኛው በውድ ዋጋ የሚገዙ ነገሮች በሙሉ ለእኛ የሚጠቅሙ አይደሉም ማለት ነው። ቅድም እንዳወራሁት የወርቅ ዋጋ የአልማዝ ዋጋ ዛሬ በከፍተኛ ሁኔታ የአለማችን ሀብታሞች ብቻ የሚገዙት ነው። ይጠቅማል ወይ የሚለውን ስናይ ግን አይጠቅምም። ወርቅ አደረግን አላደረግን የሚጠቅመን ነገር የለም። ህይወታችን ላይ የሚያመጣው ነገር የለም። ግን አየር ተነፈስን አልተነፈስን ሰውነታችን ላይ የመኖር እና ያለመኖር ጉዳይ ነው ማለት ነው። አየር መተንፈስ እና አለመተንፈስ ቀጥታ ከምን ጋር ይገናኛል? ከመኖርና ካለመኖር ጋር ይገናኛል ይህ ደግሞ ወሳኝ የሆነው ነገር ፈጣሪ በነፃ ሰጥቶናል። ግን አናስታውሰውም ይሄን አናውቀውም አናስታውለውም ማለት ነው። እና አስተዋዮች ብንሆን አዋቂዎች ብንሆን እነዚህ ወሳኝ የሚባሉ ነገሮች በሙሉ የተሰጡን በነፃ ነው እነዚህን ነገሮች ነፃ የሚባሉ ነገሮችን ሁሌ ነፃ እንዳልሆኑ የፈጣሪ በረከት እንደሆኑ ብናስብ የፈጣሪ ስጦታዎች እንደሆኑ ብናስብ ፈጣሪን ለማመስገን ያግዘናል ማለት ነው። ስለ ውሃ ስንዋራ እንግዲህ የተፈጥሮ ውሃና አሁን ላይ ከፋብሪካ ከፋብሪካዎች የሚወጡ የውሃ አይነቶች አሉ። በተለይ አሁን አሁን በከፍተኛ ሁኔታ የተለያዩ የፋብሪካ ውሃዎች እንደ አሸን እየፈሉ ያሉበት ሁኔታ ነው ያለው። ነገር ግን የነዚህ ውሃ አሉታዊ ጎናቸው በቅጡ ያልተጠናና ሰው ልጆች ጋር የሚያመጡት ተጽዕኖ ከፍተኛ ሊሆን ይችላል። ነገር ግን በቅጡ ያልተጠና እነዚህ ውሃ አይነቶች ምን ያክል ጉዳት እንዳላቸው ምን ያክል የኬሚካል መጠን እንዳላቸው? በቁጡ ያልተጠና ነገር ነው። ለምሳሌ ቲዲኤስ የሚባል እነዚህ ውሃዎች ውስጥ የሚገኝ ቶታል ዲዞልቭድ ሶሊድ የሚባል ነገር አለ። ይሄ ቶታል ዲዞልቭድ ሶሊድ የቶታል ዲዞልቭድ ሶሊድ መጠን መጨመርና መቀነስ የራሱ የሆነ ተጽዕኖ አለው። እና ከእነዚህ ጋር ደግሞ ውሃዎቹ ቶሎ እንዳይበላሹ የሚጨመሩ ኬሚካሎች አሉ እነዚህ ኬሚካሎች እንግዲህ ከፋብሪካ የሚወጡ ውሃዎች ብዙ ጊዜ ቶሎ የማይሸጡ ከሆነ ቶሎ ኤክስፓየር እንዳያረጉ ማለት የውሃ እንትናቸው ቶሎ እንዳይበላሽ ምን ይደረጋል? ኬሚካል ይደረግባቸዋል እነዛ አይነት ኬሚካሎች ለሰውነታችን በጣም መጥፎና ሰውነታችን ላይ የሚያመጡት ከፍተኛ የሆነ ተጽዕኖ ስላላቸው። እነዛ ኬሚካሎች ያክል ጉዳት እንዳላቸው መጠናትና በግልጽ መቀመጥ

እባክህ ይላል እባክህ የሚለው ቃል ተማጽኖን ትህትናን የሚያሳይ ቃል ነው የእንግሊዘኛ አቻ ትርጉሙ ፕሊስ የሚል ትርጉም አለው። እና እባክህ የሚለው ቃል በጣም ትህትናን የሚያሳይ ሰውን በትህትና የሚገዛ ቃል ነው። በአለማችን ላይ እንግዲህ ፕሊስ የሚለው ቃል ወይም እባክህ የሚለው ቃል በሰፊው ጠቀሜታ ላይ እየዋል ያለ ቃል ነው። እና ነገሮቹን ለመጨረስ ከሰው ጋር ያለን ግንኙነት ሰውን አንድ ነገር ስንጠይቅ ይህን አምጣ ብለን አምባገነናዊ በሆነ መልኩ ሰዎችን ከመጠየቅ ይልቅ እባክህ እንደዚህ አድርግልኝ እባክህ ይሄን ነገር አምጣልኝ ብንል የተሻለ ሰውን የሚገዛ ነገር ነው። እና ሁሉም ሰው የራሱ አቅም አለው ሁሉም ሰው የራሱ ጉልበት አለው እኛ ጉልበተኛ ሆነን የምንፈልገውን ነገር በጉልበት ለማሳካት ከምንሄድ ይልቅ እባክህ የሚል ትህትና የተሞላበት አካሄድ ብንሄድ ትህትና ለሰዎች ትህትና ብናሳያቸው እነሱ ደግሞ እኛ ካሳየናቸው ትህትና በላይ ትሁት ሆነው የምንፈልገውን ነገር የሚችሉትን ነገር ሊያደርጉልን ይችላሉ ማለት ነው። እና እባክህ የሚለው ቃል በዋናነት እባክህ የሚለው ቃል በዋናነት ትህትናን የሚያሳይ ለሰዎች አክብሮትን የሚያሳይ ነገር ስለሆነ አምባገነኖች የማይጠቀሙበት ትሁቶች ብቻ የሚጠቀሙበት እንትን ነው። አንዳንድ ሰው ማድረግ እየቻለ ለምሳሌ አንድን ነገር ጠይቆ መብቱ ሆኖ እያለ አንድን ነገር ሲጠይቅ እባክህ ብሎ ይጠይቃል። እባክህ ብሎ የሚጠይቀው ግን መብቱ እንደሆነ ያን ነገር ማንም ሰው የእሱ እንደሆነ ለምሳሌ አንድ ብር ይኖረዋል ብር ለሰው ብናበድርና ያን ብር መልሰን ለመጠየቅ እባክህ ብር ስጠኝ ልንለው እንችላለን ብሩ እኮ የኛ ነው አይ ብድር መልስ ማለት ይቻላል። ነገር ግን ደስ በሚል ሁኔታ እና ሰውን በማያስከፋ መልኩ ሰውን ክብር በሚሰጥ መልኩ እባክህ ብር ስጠኝ ብለን መግለጽ ይቻላል ወይም መጠየቅ ይቻላል ማለት ነው። በዚህ መንገድ ትህትናን እና ለሰው ያለንን ክብር በሚገልጽ መልኩ በትህትና ነገሮችን ማስፈጸም እና ማስጨረስ ይቻላል። እንግዲህ አምባገነኖች ትህትና አያቁም እንደምታውቁት አለም ላይ ያሉ አምባገነን መሪዎችን እንደምሳሌ ብናነሳ እነዚህ አምባገነን መሪዎች የሰው ልጅ ከሰው ልጅ የሚፈልጉትን ነገር በሙሉ በሃይልና በጉልበት ማድረግ እንችላለን ብለው የሚያምኑ ሰዎች ናቸው። ነገር ግን ለትንሽ ጊዜ እና ለትንሽ ወቅት ብቻ እነሱ የሚፈልጉትን ነገር በሃይል እና በጉልበት ማድረግ ሊችሉ ይችላሉ። ነገር ግን ከጊዜ በኋላ ይህ ሀይልና ጉልበት ጊዜያዊ በመሆኑ ምክንያት ሊያጡትና መልሰው ሁል ጊዜ በሃይልና በጉልበት ሁሉን ነገር መፈጸምና ማድረግ አይችሉም ማለት ነው። በዚህ ምክንያት ሀይልና ጉልበትን ተጠቅሞ ማስፈጸም ዘለቄታ የሌለው አካሄድ በመሆኑ ትህትናንና ክብርን በተላበሰ መንገድ ማድረግ ጥሩ ነው ብዬ አምናለሁ። ያው እንግዲህ እንደሚታወቀው መንግስታት በተለይ ሁሉን ነገር የማድረግ ምድር ላይ ያለን አብዛኛውን ነገር በእነሱ ቁጥጥር ውስጥ ያለን ነገር የማድረግ እና የማስፈጸም ሀይል እና ብቃት አላቸው። በርግጥ ነገር ግን ሀይላቸው እና ብቃታቸው እንዳለ ሆኖ ነገሩን በትህትና ሰውን በሚያሳምን መልኩ ቢሆን ደግሞ የባሰ የበለጠ ደጋፊ ያገኙና ጉልበት ይሆናቸዋል ማለት ነው። ነገር ግን ሀይል ስላላቸው ብቻ ስልጣኑ ስላላቸው ብቻ አምባገነን በሆነ መንገድ ጉልበትን ያስቀደመ አካሄድ የውድቀት ጊዜን ማፋጠን ነው ማለት ነው። የሚወድቁበትን ጊዜ ከስልጣን የሚነሱበትን ጊዜ ያፋጥናል የፈለገ አምባገነን ቢሆን ሺ አመት ሲገዛ አይኖርም። የፈለገ ጉልበታም የፈለገ ገንዘብ ያለው መንግስት ቢሆን ለሁሉም ጊዜ አለው ማለት ነው። እና የሚወድቅበትን ከስልጣን የሚነሳበትን ጊዜ የሚያፋጥነው ለሰዎች ያለን አክብሮት ለሰዎች ያለን በጎ አመለካከት ለሰዎች ያለን ጥሩ አመለካከት ትህትናና ክብር ነው ማለት ነው። እና እባክህ የሚለው ቃል ለሰዎችን የምንገዛበት ሰዎችን በጥሩ መልኩ ትህትና ባለው መልኩ ክብር ባለው መልኩ የምንጠይቅበትና የምንጠይቀውን ነገር ደግሞ ሰላማዊ በሆነና ሰዎች ሰዎችን ደስተኛ አድርገን እኛም ደስተኛ የምንሆንበት የመጠየቅ ወይም የአካሄድ አይነት ነው። እና በዚህ መንገድ ይጠየቃል በዚህ መንገድ ትህትና ባለው መንገድ ይጠየቃል። እና እባክህ የሚለው ቃል በዋናነት የሚያሳየው ትህትናን እባክህ የሚለው ቃል ክብርን ለአንድ ሰው ያለንን ክብር ለአንድ ሰው ያለንን ትህትና የሚገልጽ ቃል ነው። እና በዋናነት ትህትናን ተጠቅመን እባክህ የሚሉ ቃላትን ተጠቅመን ጥያቄዎችን ለሰው

እሁድ ይላል እሁድ የሚለው ቃል በእንግሊዘኛ ሰንዳይ የሚል ትርጉም አቻ ትርጉም አለው። እንግዲህ በሳምንት ውስጥ ሰባት ቀኖች አሉ ከእነዚህ ሰባት ቀኖች መካከል እሁድ አንደኛው ቀን ነው። ከእነዚህ ሰባት ቀኖች መካከል እሁድ አንደኛው ቀን ነው። እሁድ ሰኞ ማክሰኞ እሮብ ሀሙስ አርብ ቅዳሜ ተብለን እነዚህ ሰባት ቀኖች በሳምንቱ ያሉ ሰባት ቀኖችን መዘርዘር ይቻላል። እና እሁድ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ። አለምን ፈጥሮ የሰውን ልጅ በመጨረሻ ፈጠረው እንግዲህ እንደሚታወቀው መጀመሪያ የሰው ልጅ ከመፈጠሩ በፊት አለም ላይ የተፈጠሩ ነገሮች በሙሉ ለሰው ልጅ አስፈላጊ የሆኑ ነገሮች ናቸው ማለት ነው። ለሰው ልጅ ይጠቅማሉ ያስፈልጉታል ለአዳምና ሊሆን ያስፈልጋሉ ይጠቅማሉ ተብለው የታሰቡ ነገሮች በሙሉ ተፈጥረዋል በመጀመሪያ ማለት ነው። መጀመሪያ ሰው ልጅ ቢፈጥር ኖሮ የሰው ልጅ ቢፈጥር ኖሮ እነዛ ለሰው ልጅ አስፈላጊ ናቸው የተባሉ ነገሮች ዘግይተው የሚፈጠሩ ከሆነ እንደተፈጠረ የሚጠቅመው የሚያስፈልገውን ነገር ማግኘት ስለማይችል መጀመሪያ የ ለሰው ልጅ የተደላደለችና ለሰው ልጅ የምጠቀም አለም ነው የፈጠረው እግዚአብሔር ማለት ነው። ይሄ የሚያሳየው ምናልባት እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ ምን ያክል ክብርን ምን ያክል ፍቅር እንዳለው የሚያሳይ ነው። እና እሁድ ጌታችን መፍጠር የጀመረበት መፍጠር የጀመረበት እለት ነው ማለት ነው። እሁድ መፍጠር ጀመረ። እሁድ ሰኞ ማክሰኞ ሮብ አሙስ አርብ። ከእሁድ ጀምሮ ፍጥረታትን እሁድ ይሄን አለም የፈጠረበት አጽናፍ አለምን የፈጠረበት ከዛ በኋላ ሰኞ እንደዚሁ እጽዋት እንስሳት የተፈጠሩበት ማክሰኞ እያለ በትክክል እንግዲህ እንትኑን ረስቼዋለሁ። በእያንዳንዱ ቀን የተፈጠሩ ነገሮችን ረስቻለሁ ነገር ግን ፍጥረታት መፈጠር የጀመሩት መቼ ነው? ከእሁድ ጀምሮ ነው ማለት ነው። ከእሁድ ሰኞ ማክሰኞ እያለ አሙስ ድረስ ሁሉንም ነገር ፈጥሮ ጨረሰና አርብ ላይ ማን ተፈጠረ አዳም ተፈጠረ ማለት ነው። አርብ ላይ አዳም ተፈጠረ። አዳም የተፈጠረው ለአዳም አስፈላጊ ነገሮች ለአዳም የሚሆኑ የሚጠቅሙ ነገሮች በሙሉ በአለም ላይ ከተፈጠሩ በኋላ ከዚህ በኋላ የሚያስፈልጉ ነገሮች ተፈጥሯል። ከዚህ በኋላ ከጭቃ አድቦልቡሎ ከጭቃ ሰርቶ በህያው በአምሳሉ በራሱ በእግዚአብሔር አምሳል የሰው ልጅ ፈጠረ ማለት ነው። የሰው ልጅ ከተፈጠረ በኋላ ከአዳም ጎን ደግሞ አንዲት አንዲት አጥንት መዘዘና ሴትን ፈጠረ ያ ሴት ያቺ ሴት በምትፈጠርበት ሰዓት በአዳም ላይ እንቅልፍ ለቀቀበት ይላል እንቅልፍ ለቀቀበት እና። ከአዳም አንድ አጥንት አውጥቶ አጥንትሽ ከአጥንቴ ስጋሽ ከስጋዬ ወይም ሴት ብሎ ሰየማት ማለት ነው። ሴት ማለት አጥንትሽ ከአጥንቴ ስጋሽ ከስጋዬ ብሎ መሰየም ነው። እና ልክ አርብ የሰውን ልጅ ከፈጠረ በኋላ ቅዳሜ እረፍት ጊዜ ነው ቅዳሜ ሰንበት እንግዲህ በኦሪ ዘመን ሰንበት ተብሎ የሚጠራው ቅዳሜ ነበረ። ሰንበት የሚባለው ቅዳሜ ነው ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ከእሁድ እስከ አርብ ባሉ ቀናት ስራ ሰርቶባቸዋል የሚያስፈልጉ ነገሮችን አርጎባቸዋል ካደረገ በኋላ ቅዳሜ ግን የእረፍት ጊዜ ነው። ቅዳሜ የምናርፍባት የታመመ የምንጠይቅበት የታሰረ የምናስፈታበት በጎ በጎ መልካም መልካም የሚባሉ ነገሮችን የምናደርግበት እለት ቅዳሜ ነው ቅዳሜ ነው ማለት ነው። እና ቅዳሜ በሀዲስና ደግሞ ከጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ በፊት የነበረው የኦሪት ዘመን ቅዳሜ ዋና ሰንበት ነበረች። ነገር ግን በአዲስ ኪዳን ቅዳሜ ቅዳሜ ከቅዳሜ ሰንበትነት ይልቅ የሁድ ሰንበትነት ትልቅ ነው ማለት ነው። ስለዚህ እሁድ በአዲስ ኪዳን ትልቅ ክብር ያለው እሁድ በአዲስ ኪዳን ከሌሎች ቀናት ይልቅ እረፍት የምናደርግበት ሰዎችን የምንጠይቅበት የታመሙትን የምንጠይቅበት የተጣሉትን የምናስታርቅበት የታሰሩትን የምናስፈታበት እለት ስለሆነ በሆድን እንደ ዋና ሰንበት አድርገን እንቆጥረዋለን ማለት ነው። እና እሁድ እሁድ መልካም ነገር የምንሰራበት ወይም ጥሩ ጥሩ ነገሮችን እየሰራን ብናሳልፍ መልካም ነው። ብዬ አስባለሁ ምክንያቱም ለስጋችን ከሰኞ እስከ አርብ ድረስ እንሮጣለን

ቤተሰብ ይላል። ቤተሰብ እንግዲህ የሀገር መሰረት የማህ የሀገር ምስረታ ዋና መነሻ ጽንሰ ሀሳቡ ቤተሰብ ላይ ነው ማለት ነው። ቤተሰብ ከሌለ ማህበረሰብ አይኖርም፣ ማህበረሰብ ከሌለ ደግሞ ሀገር አይኖርም ማለት ነው። እና ሀገር የሚመሰረተው፣ ሀገር ምስረታ የሚጀመረው ከቤተሰብ ምስረታ ነው። ስለዚህ ቤተሰብ ከሌለ ሀገር ማህበረሰብ አይኖርም። ቤተሰብ የሚለው ቃል የእንግሊዘኛ አቻ ትርጉሙ ፋሚሊ የሚል ትርጉም ስላለው እንግዲህ ቤተሰብ ማለት አንድ ቤት ውስጥ የሚኖሩ፣ በስጋ ዝምድና ሊኖራቸውም ላይኖራቸውም የሚችሉ ግን ከሌሎች ሰዎች የበለጠ የሚተሳሰቡ፣ ችግራቸውንም ደስታቸውንም በቅርበት የሚጋሩ አንድ ቤት ውስጥ የሚኖሩ ሰዎች ቤተሰብ ይባላሉ። እንግዲህ ቤተሰብ ውስጥ በዋናነት እናትና አባት ወይም ወላጆች ይኖራሉ። ልጆች ይኖራሉ፣ ሴትም ወንድም ልጆች እንደ ቤተሰብ ውስጥ እንዳሉ የልጆች ብዛት ቤት ውስጥ ይኖራሉ፣ ከቤተሰብ በተጨማሪ ከልጆች በተጨማሪ ደግሞ ሰራተኞች ይኖራሉ። እነኚህ ሰራተኞች ከሰራተኛ ማለት በእርግጥ አጋዥ በሚለው ቃል ብንጠቀመው የተሻለ ነው። ከዚህ በተጨማሪ ደግሞ ሰዎች ሰዎች ሌሎች ሰዎች ቤተሰብ ውስጥ በተለያየ ምክንያት ሊቀላቀሉ ይችላሉ። እና ሌሎች ሰዎች ቤተሰብ ውስጥ ሲቀላቀሉ የቤተሰብ አባላት ይሆናሉ ማለት ነው። ምክንያቱም አንድ ሰው አንድ ቤት ውስጥ ገብቶ ለረጅም ጊዜ የቤተሰብ መንፈስ ተላብሶ የቤተሰቡን ደስታና ሀዘን አብሮ የሚጋራ ከሆነ እንደ ቤተሰብ የሚያስፈልጉ መስዋዕትነቶችን እንደ ቤተሰብ የሚከፍል፣ የሚመጡ በረከቶችንና ጸጋዎችንም አብሮ የሚካፈል ከሆነ ይህ ሰው የቤተሰብ አባል ነው ማለት ነው ብለን እንወስናለን። እንግዲህ ቤተሰብ ውስጥ የሚሰሩ ስራዎች ለሀገር ለዜጋ ወሳኝ ነገር ናቸው ማለት ነው። አንድ ሰው ስለ አመራር ስለ ሊደርሺፕ አመራርነት መማርና ማወቅ የሚጀምረው ከቤተሰብ ነው ማለት ነው። ቤተሰቡን በአግባቡ መምራት የሚችል፣ ቤተሰቡን ማስተዳደር የሚችል ሰው የሊደርሺፕ የአመራርነት ብቃት አለው ብለን መናገር እንችላለን። አለዛ ግን ቤተሰብ ውስጥ የአመራርነት ብቃት ከሌለው ወጦ ሀገርን የመምራት ማህበረሰብን የማስተዳደር የማስተባበር አቅም ላይኖረው ይችላል ተብሎ ይታሰባል። ስለዚህ ቤተሰብ ውስጥ ብዙ ነገር መማር አለ፣ ስለ አመራር ቤተሰብ ውስጥ ይማራል ባል ወይም አባት የቤቷ አባወራ እንደ ጠቅላይ ሚኒስተር ብናየው የቤቱ ማወራ ወይም እናት የምትባለዋ እንደ ፕሬዝዳንት መወሰን እንችላለን፣ ልጆችን እንደ ህዝብ፣ ሌላውን ደግሞ እንደ ሰራተኞች ወይም አጋዥ የሚባሉትን እንደ አመራር ወይም እንደ ታችኛው አመራር ብለን መያዝ እንችላለን። ስለዚህ በዚህ መንገድ ቤት ውስጥ ያለው የስራ ሂደት ቤት ውስጥ ያለው ነገር እንደ ሀገር እንደመምራት ሊቆጠር ይችላል ማለት ነው። በዚህ መንገድ አንድን ቤተሰብ ለሀገር እንዲሆን አድርጎ ማዘጋጀት ያስፈልጋል። እንግዲህ ከቤተሰብ የሚወጡ ልጆች ናቸው ሀገርን የሚመሩ ሀገርን የሚያስተዳደሩ ትላልቅ ባለስልጣናት የሚሆኑ ከቤተሰብ ተኮትኩተው በጥሩ ስነ ምግባር አድገው በጥሩ ጥሩ ትምህርት አግኝተው፣ ጥሩ እውቀት አግኝተው ለሀገርና ለወገን የሚደርሱ ልጆች የሚፈራው መሰረቱ ቤተሰብ ነው ማለት ነው። ጥሩ ቤተሰብ ካላሳደገን ጥሩ ሰዎች አንሆንም ምክንያቱም መጥፎ ቤተሰብ፣ ሌባ ቤተሰብ ካሳደገን ሌብነት ነው የምንማረው። ሌብነትን ተምረን ደግሞ እያደግን ስንሄድ መልካም ነገርን ሳይሆን ለህብረሰቡ የምንዘራው ሌብነትን ነው ማለት ነው። ጥሩ ታማኝ የሆነ ቤተሰብ፣ ሃይማኖተኛ የሆነ ቤተሰብ፣ ለሰዎች ለሀገር ለህብረተሰብ ተቆርቋሪ የሆነ ቤተሰብ የሚያሳድገን ከሆነ ደግሞ ነገ አድገን ለህብረተሰቡ ተቆርቋሪ፣ ለማህበረሰቡ ተቆርቋሪ ታማኝ የሆኑ ሰዎች የሆኑ ልጆች ሁነን ሀገርን እስከመምራት ትልልቅ ሀላፊነቶች ተሰጠውን በሃላፊነት እሱን እስከመወጣት የሚደርሱ ሰዎች የሚፈሩት ከቤተሰብ ነው ማለት ነው። እና ቤተሰብ ማለት የሀገር መሰረት ነው። ቤተሰብ ማለት የማህበረሰብ መሰረት ነው። ቤተሰብ ማለት በጠቅላላው የአለም የአለም መሰረት ነው። አለም ላይ እንግዲህ ትላልቅ መሪዎች አሉ እነዚህ ትላልቅ መሪዎች የሚወጡት ከየት ነው ከቤተሰብ ነው። ቤተሰብ ውስጥ እነዚህ ልጆች ያድጋሉ ማህበረሰቡ እነዚህ ልጆች ቤተሰብ ያሳዳጋቸውን የወለዳቸውን ያሳደጋቸውን ተቀብሎ ማህበረሰቡ ይቀርጻቸዋል።

ደህና ሁን ይላል፤ በእንግሊዘኛው አቻ የሆነ ትርጉም አለው ጉድ ባይ የሚል ማለት ነው ደህና ሁን ማለት አንድን ሰው ስንሰናበት ለምሳሌ አብረን ስናወራ፤ አብረን ስንወያይ ከቆየን በኋላ፤ ለመለያየት በምንወጣበት ሰዓት ደህና ሁን ብለን እንለያያለን እና በዋናነት አብሮ የቆየ ሰው ከእኛ ጋር የሚለያይበት የመጨረሻ ቃል ደህና ሁን የሚል ይሆናል ማለት ነው እና ደህና ሁን የሚለው፤ እንግዲህ በዝምድና፤ በሰላማዊ መንገድ ወይም ጥሩ ግንኙነት ያለን ሰዎች ለመለያየት የምንጠቀምበት ቃል ነው ለምሳሌ ሁለት ሰዎች በጥሩ ሁኔታ አብረው ቆይተው፤ ሲለያዩ የሚሄደው ሰው ደህና ሁን ይላል ማለት ነው። እንግዲህ ደህና ሁን በሁለት አይነት መንገድ በእርግጥ ከፍለን ማየት እንችላለን። አንደኛው ለዘለቄታ የምንለያይ ከሆነ የሚለያዩ ሰዎች ከሆኑ ለረጅም ጊዜ ለረጅም ጊዜ የሚለያዩ ከሆ፤ ደህና ሁን ሊባል ይችላል። እንዲሁም ደግሞ ለአጭር ጊዜ የሚለያዩ ከሆነ ደህና ሁንም ሊባል ይችላል። ግን በተለይ ለአጭር ጊዜ በአጭር ጊዜ ውስጥ የሚገናኙ ከሆነ ቻው ወይም እመለሳለሁ ብሎ ነው አንድ ሰው የሚለየው ማለት ነው። ነገር ግን ያው ደህና ሁን የሚለው ቃል ብዙ ጊዜ የሚያሳየው ምንድነው ለብዙ ጊዜ እንደምንለያይ ሁለት ሰዎች ለብዙ ጊዜ ተለይተው እንደሚቆዩ ሲያስብ በል ደህና ሁን ይላል በል ደህና ሁን ማለት ጥሩ ምኞትን ለሚለየው ሰ፤ መልካም ምኞትን፤ መልካም ነገርን ለመመኘት የምንጠቀምበት ቃል ነው። በል ደህና ሁን የሚለው ማለት ነው። እና ደህና አሁን የሚለው በዋናነት በሁለት እንከፍለዋለን በአጭር ጊዜ ለመቆየት በአጭር ጊዜ ለመለያየትም በረዥም ጊዜ ለመለያየትም ደህና ሁን የሚለውን ቃል እንጠቀማለን። ግን ደግሞ በአጭር ጊዜ የምንገናኝ ከሆነ ደህና ሁን ከምንል ይልቅ ቻው የሚል ቃል ብንጠቀም የበለጠ ገላጭ ነው ማለት ነው። ቻው ብለን ልንለያይ እንችላለን። እና ደህና አሁን የሚለው እንደው በመጀመሪያ በቅዳሚነት የምንጠቀመው ለረጅም ጊዜ የምንለያይ ከሆነ ለረጅም ጊዜ የማንገናኝ ከሆነ ደህና ሁን የሚል ቃል እንጠቀማለን። በላጭር ጊዜ ከሆነ ደግሞ ቻው የሚል ቃል ልንጠቀም እንችላለን ማለት ነው። ስለዚህ ደህና ሁን የሚለው ቃል ከዚህ ጋር ይገናኛል። ዘፈን አለ በይ ደና ሁኚ የሚል ማለት ቋሚ የሆነ ስንብትን፤ ኩርፊያን ሊሆን ይችላል። ደህና ሁኚ ማለት ሙሉ ለሙሉ ለምሳሌ ሁለት ባልና ሚስቶች ሁለት ባልና ሚስቶች ለብዙ ጊዜ አብረው ቆይተው ባለመግባባት የሚለያዩ ከሆነ ደህና ሁኚ የሚል ቃል ሊወጣ ይችላል። ደህና ሁኚ የሚል ነገር ሊሰጠው ሲለያይ ደህና ሁኚ በቃ እንግዲህ ምንም ማድረግ አልችልም ማለት ለለመለያየት አንድ ሰው ደክሞ ላለመለያየት አብሮ ለመቆየት ለፍቶ ደክሞ ነገር ግን አብሮ መቆየት የማይቻልባቸው የተለያዩ ምክንያቶች ካሉ። አንድ ሰው ተስፋ የመቁረጥ በቃ ደህና ሁ፤ ደህና ሁኜ ብሎ፤ ተስፋ በመቁረጥ ስሜት ሊናገር ይችላል ማለት ነው እና ደህና ሁን የሚለው ቃል አንደኛ በመልካም በሰላም የመለያየት ምሳሌ ነው። ሰዎች በሰላም ሲለያ፤ ሰዎች በጥሩ ነገር፤ በፍቅር በናፍቆት ሲለያዩ ደህና ሁኚ በቃ ደህና ሁኑ ተብሎ በፍቅር የሚለያዩበት ይሆናል አንዳንዶች ደግሞ ባለመግባባት ሲለያዩ ባለመግባባት ማለት ቅድም እንዳነሳሁት ባልና ሚስቶች ለምሳሌ ለብዙ ጊዜ አብረው ቆይተው ካልቻሉና አብሮ መቆየት ካቃታቸው የተለያዩ ሙከራዎች መጀመሪያ ይሞከራሉ። የሽምግልና ሙከራዎች በህግም እንዲግባቡና አብረው እንዲኖሩ ሙከራዎችን ሞከራሉ። በነገራችን ላይ በተለይ ባልና ሚስት ላይ ህግ አልስማማ ብለው ወደ ህግ ቢሄዱ መጀመሪያ የሚመከረው በሽማግሌ ተስማሙና አብራችሁ ኑሩ የሚል ምርጫ ነው የመጀመሪያ ምርጫ የሚሰጣቸው ማለት ነው። ነገር ግን በሽማግሌ አብሮ መኖርና፤ መስማማት እንደማይችሉ ከተረጋገጠ በኋላ ነው ፍርድ ቤቱ እነሱን ለማለየት ቃላቸውን ሰምቶ የልዩነት ስራ የሚሰራው ማለት ነው ከዛ ውጪ ግን ላለመለያየት ባልና ሚስቶቹ አብረው እንዲኖሩ ፍርድ ቤት የራሱን ጥረት ያደርጋል ማለት ነው። እና በፍርድ ቤትም በሽምግልናም ተሞክሮ የማይሳካ ከሆነ ለምሳሌ ወንዱ ሚስቱን እየወደዳት በእሷ ፍላጎት ማጣት የሚለያዩ ከሆነ የመጨረሻ አማራጩ በቃ ደህና ሁኚ ደህና ሁኑ ብሎ ነው የሚለያየው ሚስቱም

ሰኞ የሚል ቃል ነው ሰኞ ማለት እንግዲህ በሳምንት ውስጥ እንደሚታወቀው ሰባት ቀኖች አሉ ከእነዚህ ሰባት ቀኖች መካከል ሰኞ አንደኛው ነው ከእነዚህ ሰባት ቀኖች መካከል ሰኞ በአሁኑ የመጀመሪያው ቃል ነው ድሮ በኦሪት የመጀመሪያው ቀን ነው ድሮ በኦሪት ሰዓት ግን ሰኞ የመጀመሪያ ቀን አልነበረም ሁለተኛ ቀን ነበረ ምክንያቱም የመጀመሪያው ቀን ማነው እሁድ ነበረ ማለት ነው እሁድ ፍጥረታት ጌታችን መዳህኒታችን ኢየሱስ ክርስቶስ ፍጥረታትን መፍጠር የጀመረበት ቀን እሁድ ነው ማለት ነው እሁድ ፍጥረታትን መፍጠር ጀመረ ሰማይና ምድር የተፈጠሩበት ቀን እሁድ ነበረ እና እሁድ ሰማይና ምድርን ከፈጠረ በኋላ ሰኞ ሌሎች ፍጥረታትን ፈጥሯል ማለት ነው ስለዚህ የሁለተኛው ቀን ማነው ሰኞ ነው ማለት ነው በኦሪት ዘመን ነገር ግን በኦሪት ዘመን እሁድ መፍጠር ጀምሮ እሁድ ፍጥረታትን መፍጠር ጀምሮ ሰኞ ቀጠለ ማክሰኞን ፈጠረ ሮብም ፈጠረ ሀሙስም እየፈጠረ አርብ በመጨረሻው ሰዓት የሰውን ልጅ ወይም አዳምን የፈጠረበት ቀን ነው ምክንያቱም አዳም የተፈጠረው ለአዳም የሚያስፈልጉ ነገሮች በሙሉ ተፈጥረው ካለቁ በኋላ ነው ማለት ነው አዳም የሚያስፈልጉ ነገሮች ተፈጥሮ ካለቀ ከጨረሰ በኋላ አዳም አርብ ቀን አርብ እለት ተፈጠረ ከዛ ቅዳሜ አረፈ ማለት ነው እና ሰኞ የሁለተኛ ቀን ነበር በኦሪት ዘመን አሁን ግን በአዲስ ዘመን ግን እንደ ሰንበት የሚቆጠረው እንደ ሰንበት የሚቆጠረው ወይም ጌታችንን ያረፈበት ወይም ሰንበት የሚባለው ማነው እሁድ ነው ማለት ነው እሁድ ጌታችን መድኃኒታችን ኢየሱስ ክርስቶስ ያረፈበት ነው በአዲስ ኪዳን በብሉይ ኪዳን ግን ቅዳሜ ነው ያረፈበት ተብሎ የሚወሰደው እና ሰኞ የመጀመሪያ ቀን ነው በአሁኑ በአዲስ ኪዳን ሰዎች ስራ በተለይ እኛ ሀገር ውስጥ ሰዎች ስራ የሚጀምሩበት ሰኞ ቀን ነው ከሰኞ እስከ አርብ ድረስ ስራ ይሰራሉ አንዳንዶች ቅዳሜም ስራ የሚሰሩ ሰዎች አሉ ቅዳሜ ስራ ከሰሩ ሰኞ ማክሰኞ እሮብ ሀሙስ አርብ ብለው ሙሉ በስራ ያሳልፋሉ ነገር ግን እሁድ የእረፍት ጊዜ የእረፍት ቀን ነው ተብሎ ይወሰዳል የእረፍት ቀን ከሆነ ደግሞ የመጀመሪያ የስራ ቀናችን ማን ይሆናል ማለት ነው ሰኞ ነው ማለት ነው ሰኞ መጀመሪያ ስራ የምንጀምርበት ቀን በመሆኑ የመጀመሪያ ቀን ነው እና ሰኞን ሰኔና ሰኞ የሚባል አባባል አለ ሰኔና ሰኞ ተገጣጠሙ ማለት መጥፎ እድል ነው እንደማለት ነው እንግዲህ በእኛ ሀገር አባባል ሰኔ ሰኞ ቀን የሚገባ ከሆነ ሰኔ ሰኞ ቀን የሚገባ ከሆነ መጥፎ እድል በዛ ቀን የሚፈጠር መጥፎ ነገር አለ ተብሎ ይታሰባል ማለት ነው እና ሰኔና ሰኞ የመጥፎ እድል ምሳሌ ተደርገው ይወሰዳሉ ማለት ነው እና ሰኞ የሚለው ቃል ሰኞ የሚለው ቃል መጀመሪያን ያመለክታል የመጀመሪያ በአዲስ ኪዳን ማለት ነው የመጀመሪያ ቀን ስራ የሚጀመርበት ቀን ሰኞ ነው ማለት ነው ከዛ ውጪ እሁድ የእረፍት ቀን ነው የታመሙ ሰዎችን የምንጠይቅበት በሽተኞችን የምንጠይቅበት የእረፍት ቀን በአዲስ ኪዳን እሁድ ነው በብሉይ ኪዳን ግን ቅዳሜ ነው ሰንበት የሚባለው ማለት ነው ቅዳሜ ቀን የታመሙ ሰዎችን እንጠይቃለን መንፈሳዊ ስራዎችን በሙሉ የምንሰራበት ቅዳሜ ቀን ነው ማለት ነው እሁድ እንደዚህ አይነት ስራዎችን አንሰራም እንትን በኦሪት ዘመን ማለት ነው ወይም በብሉይ ኪዳን ሐዲስ ኪዳን ላይ ግን ሐዲስ ኪዳን ላይ ግን እሁድ የእረፍት ቀን ነው መንፈሳዊ ስራዎችን የምንሰራበት በሽተኞችን የምንጠይቅበት የታሰሩትን የምናስፈታበት እንዲሁም የታመሙትን የምንጠይቅበት ቀን ነው እና እሁድ እንደ ሰንበት ነው የምንቆጥረው ዋና ሰንበት ቤተክርስቲያን እስከ አራት ሰዓት እስከ አምስት ሰዓት እንቆያለን መንፈሳዊ አገልግሎቶችን ከጨረስን በኋላ ሌላ መልካም የሚባሉ ነገሮችን ደግሞ ከውጭ እንሰራለን ለምሳሌ ምግብ አዘጋጅተን የተራቡ ሰዎችን የምንጠይቅበትና የምናበላበት ቢሆን ሆስፒታል ሄደን የበሽተኞችን በምንችለው መንገድ ብር ካለን በብር ማገዝ ሊሆን ይችላል ደግሞ አቅም ኑሮንም ምግብ አዘጋጅተን በምግብ መጠየቅ ከቻልን ምግብ አዘጋጅተን የምንጠይቅበት ነገር ሊኖር ይችላል ስለዚህ እሁድ እንደሰንበት ነው የሚቆጠረው ማለት ነው እስረኞችን የምንጠይቅበት የሚፈቱበት መንገድ ካለ የምንጠይቅበት የምናጽናናበት ቀን እሁድ ነው አሁን ላይ እና ሰኞ ስለዚህ በአዲስ ኪዳን ሰኞ የቀን መጀመሪያ የስራ መጀመሪያችን ነው።

ወይን ጠጅ ይላል ወይን ጠጅ የሚለው ቃል እውነት ለመናገር በእንግሊዘኛ አቻ ትርጉም አላቅለትም። ምናልባትም ወይነ ጠጅ የሚል ምና በእንግሊዘኛ ላይታወቅ ይችላል። አንዳንድ ቃላት በአማርኛ ብቻ ያሉ ቃላት አሉ ወይም ያሉ ምርቶች አሉ በእንግሊዘኛ ምንም አይነት ትርጉም የሌላቸው ማለት ነው። ለምሳሌ ያክል ስለ ቆሎ። ቆሎ በእንግሊዘኛ የሚታወቅ አይመስለኝም ቆሎ በእንግሊዘኛ ምንም አይነት ቃል ያለው አይመስለኝም። እንጎቻ በእንግሊዘኛ ቃል ያለው አይመስለኝም። ምክንያቱም ብሬድ የሚለው ዳቦን ለማመልከት ነው ልክ እንደዚህ አይነት ቃላቶች እንግሊዘኛ የሌላቸው እኛ እግር ብቻ የሚሰሩ በዚህ በሎካሉ ወይም በገጠሩ የአካባቢ ብቻ የሚዘጋጁ ሀገራዊ ምርቶች አሉ። እና እነዚህ ምርቶች በዋናነት በውጩ አለም የማይታወቁ ከሆነ በውጩ አለም የማይሰሩ ከሆነ የእንግሊዘኛ አቻ ትርጉም ላይኖራቸው ይችላል። እና ወይን ጠጅም ውጭ ላይ እንደሚሰራ እርግጠኛ አይደለሁም። በርግጥ ይታወ በድሮ ጊዜ ከሃይማኖት አንፃር እስራኤል ሀገር ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር በቃና ዘገሊላ ሰርግ በሄዱበት ጊዜ የተነሱ አንዳንድ ሀሳቦች አሉ እና በዛ ጊዜ እንግዲህ ወይን ጠጅ ተዘጋጅቶ ወይን ጠጁ ሲሰጥ ከቆየ በኋላ በዶኪማስ ቤት ነው የት የሄደው እንግዲህ። ዶኪማስ ሰርጉን ያዘጋጀው የሰርጉ ባለቤት ነው ልጁን እየዳረ ማለት ነው። እና ጠጅ አዘጋጅቶ ጠጁን እያሳለፈ ጠጁን እያስተናገደ ባለበት ሰዓት ግን የሰው መጠን የሰው ቁጥር እየጨመረ በመምጣቱ ምክንያት የወይን ጠጁ አለቀባቸው። የወይን ጠጁ አለቀባቸውና የወይን ጠጁ ሲያልቅባቸው ድንግል ማርያም የወይን ጠጅ እንዳለቀባቸው አውቃ ስለነበረ ለልጇ ለመድኃኒታችን ለኢየሱስ ክርስቶስ ሂዳ እንዲህ አለችው የወይኒ ጠጅ እኮ አልቆባችዋል አለችው። ሴት ካንቺ ጋር ምን አለኝ አላት። ያ ማለት እንግዲህ አንዳንድ ሰዎች አንቺ ሴት ካንቺ ጋር ምን አለኝ የሚለውን ቃል ያለማክበር፣ የመናቅ አይነት ቃል ብለው ይተረጉመዋል። ግን በእስራ ዘንድ አንቺ ሴት ካንቺ ጋር ምን አለኝ የሚለው ቃል አንቺ የጠየቅሽኝን ነገር ላላደርግ፣ አንቺ ያዘዝሽኝ ነገር ላለመፈጸም፣ ምን ፀብ አለኝ፣ ምን መቃየም አለኝ፣ ምን ክፋት አለኝ እንደማለት ነው። እና የወይኒ ጠጁ እኮ አልቆባችኋል ስትለው አንቺ ሴት ካንቺ ጋር ምን አለኝ ካለ በኋላ የባዶ ጋኖችን አምስት ጋኖችን በውሃ እንዲሞሏቸው አዘዛቸው ይላል። በውሃ እንዲሞሉ በንጹህ እንዲሞሉ አዘዛቸው። እነሱም ድንግል ማርያምም የሚላችሁን አርጉ አለቻቸው የሚላችሁን አድርጉ አለቻቸው ልክ የዶኪማስ የሰርጉ ባለቤት ሰዎችም ባዶ የሆኑ ጋኖችን በንጹህ ውሃ ሞሏቸው። ከሞሏቸው በኋላ እነዚህ አምስት ጋኖች በወይን ጠጅ የተሞሉ ውሃዎች ወደ ወይን ጠጅ ተቀየሩ ማለት ነው። ወደ ወይን ጠጅ ከተቀየሩ በኋላ ዶኪማስም በደስታና በፊሽታ ያን ወይን ጠጅ እየቀዳ ለሰው ማደልና ማስተናገድ ጀመረ ሰውም ያን ወይን ጠጅ በቀመሰ ሰዓት ወይን ጠጁን በቀመሰ ሰዓት እንዴት የሚጣፍጠውን ወይን ጠጅ ወደኋላ አቆየኸው አሉት? እንደዚህ አይነት ወይን ጠጅ እኛ ሀገር የምናውቀው ቆንጆውን ከፊት ጥሩ ያልሆነውን ወደኋላ ነበር እዚህ ደግሞ ጥሩ ያልሆነውን ከፊት ቆንጆውን ከኋላ እንዴት አረከው ብለው የሰርጉ ታዳሚዎች ዶኪማስን ይጠይቁት ጀመር ይላል። ዶኪማስም ይህን ሚስጥር በራሱ የተገረመና፣ ይህን ሚስጥር ለህዝቡ ሳይናገር ወይኔ ጠጅ ማስተናገዱን ቀጠለ። እና ወይን ጠጅ የሚለው ቃል በርግጥ በእስራኤል ሀገር ከዛሬ ሁለት ሺህ አመት በፊትም ወይን ጠጅ እስራኤል ሀገር ውስጥ ይሰራ እንደነበረ የሚያመለክቱ ነገሮች አሉ። ነገር ግን አሁን የውጪው አለም ስለ ወይን ጠጅ የሚያውቀውን ነገር አላቅም ማለት ነው። ወይን ጠጅ እንግዲህ ወይን ጠጅ የሚለው አሰራሩ በእኛ ሀገር ከጌሾ፣ ከማር፣ ከብቅልና ውሃ ነው ማለት ነው። መጀመሪያ ጌሾ ይነከራል ብቅሉ ይዘጋጅና ጌሾ ይሄ ጥሬ ጌሾ ወይም ያልደቀው ያልተፈጨው ጌሾ እንደሆነ የሚደረገው ብቅልና ንጹህ ማር ይደረግና ለብዙ ጊዜ ፈርመ ፈርመንቴሽን ወይም ምንድነው የሚባለው ፈርመንቴሽን ያደርጋል። ከዛ በኋላ ከጊዜ በኋላ ወይን ጠጅ ሆኖ ይጠጣል

አባት ይላል እንግዲህ ቤተሰብ ውስጥ ካሉ ዋና ዋና ከሚባሉ የቤተሰብ አባላት መካከል አባት በዋናነት በቅድሚያ የሚመደብ የቤተሰብ አባል ነው። አባል አባት ማለት ወላጅ የቤቱ ራስ ማለት ነው። አባት ቤተሰቡን የሚያስተዳድር ቤተሰቡ የቤተሰቡ ሀላፊነት እሱ ላይ የሚወድቅ የቤተሰቡ አባል ነው። ቤተሰብ ውስጥ ለሚመጡ ፈተናዎች ቤተሰብ ውስጥ ላይ ለሚመጡ ነገሮች በሙሉ ሀላፊነት የሚወስደው አባት ነው እና አባት በክርስቶስ ይመደባል ይመሰላል። እንግዲህ ባሎች ሆይ ክርስቶስ ቤተክርስቲያንን እንደወደዳት እናንተም ሚስቶችን ውደዱ ይላል። የቤተክርስቲያን አካል የቤተክርስቲያን ራስ እንደሆነ እናንተም የሚስቶቻችሁ ራስ ናችሁና ሚስቶቻችሁን ውደዱ ማለት። አንድ ቤተሰብ ውስጥ አባት ሀላፊነትን የሚቀበል የሚመጣውን መከራ ሁሉ ቀድሞ የሚቀበል ለቤተሰቡ ህልውና ከእግዚአብሔር በታች የራሱን ሀላፊነት የሚወስድ ዋና የሚባል የቤተሰብ አባል ነው ማለት ነው። እና ይሄ የቤተሰብ አባል ችግሮች በሚፈጠሩበት ሰዓት ሀላፊነቱን ወስዶ መጥፎ ነገሩን የሚጋፈጥ ለችግሩ መፍትሄ ለማግኘት የሚሯሯጥ ነው። እና አባት የሚለው እንግዲህ ቅድምም ለመግለጽ እንደሞከሩት የተለያዩ ትርጉሞች ይሰጡታል። የክርስትና አባት የእንጀራ አባት እና የወላጅ አባት ብለን በሶስት ዋና ዋና ነገሮች መክፈል እንችላለን የክርስትና አባት አለ በሶስት ብቻ ሳይሆን ብዙ ነው። የክርስትና አባት አለ ወላጅ አባት አለ የስጋ አባት የሚባለው የንስሃ አባት አለ። የእንጀራ አባት የሚባል አለ ማለት ነው። የመጀመሪያው ምንድነው? የክርስትና አባት የሚባል የክርስትና አባት ቅድምም ለማውራት እንደሞከርኩት ወንዶች በአርባ ቀናቸው ሴቶች በሰማንያ ቀናቸው ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባል ከሆኑ ቤተክርስቲያን ውስጥ ክርስትና ይነሳሉ። ክርስትና በሚነሱበት ሰዓት ወንድ ልጅ ከሆነ እሱን መንፈሳዊ ሀላፊነት ወይም በመንፈሳዊ ጎን አባት ሆኖ የሚቀበለው አንድ ሰው ይፈልጋል ያስፈልጋል እሱ ደግሞ ምን ይባላል? የክርስትና አባት ይባላል የክርስትና አባት ብዙ ሀላፊነቶች አሉበት የክርስትና ልጁ ላይ ማለት ነው። ከእነዚህ ሀላፊነቶች መካከል መንፈሳዊ ነገሮችን የማስተማር አለማዊ ነገሮችን የማገዝ ልክ እንደ አባት ሆኖ ልጁን የመንከባከብና የማገዝ ሀላፊነቶች ይኖሩበታል። እሱ የክርስትና አባት ይባላል። የወላጅ አባት እንግዲህ በስጋ የሚወልደው ልጅ ለሚወልደው አካል አባት ይባላል። እሱ እንግዲህ ብዙ ቁርኝነት ቁርኝት ያለው ብዙ ፍቅር ያለው ከወላጅ ወይም ከስጋ አባቱ ጋር ነው ማለት ነው። ሌላው የንስሃ አባት የሚባል አለ። የንስሃ አባት እያንዳንዱ ክርስቲያን የንስሐ አባት ሊኖረው ያስፈልጋል ይሄ የንስሐ አባት ጥቅሙ ምንድነው? ክርስቲያኖች ኃጢአት በሚሰሩበት ሰዓት ኃጢአታቸውን የሚናዘዙት ከፈጠሪያቸው ይቅርታ የሚጠይቁት ለ ንስሃ አባታቸው በመናገር ንስሃ አባታቸው ደግሞ በሰሩት ኃጢአት ልክ ይሰጣቸዋል። ቅጣቱ ምንድነው? የተለያዩ ስግደት ጾም ጸሎት ሊሆን ይችላል በዛ አማካኝነት ቅጣቶች ይቀጣ ቅጣት ይቀጣል አንድ ሰው ሀ ጥያት ሲሰራ ማለት ነው። በንስሃ ይቅር የማይባል ኃጢአት የለም ይባላል። እና ንስሃ አባቶች ማለት ከፈጣሪ ጋር የሚያስታርቁን ያው ኃጢአት በሰራን ቁጥር የምንጣላው ከማን ጋር ነው ከእግዚአብሔር ጋር ነው ማለት ነው። እና ከእሱ ጋር በምንጣላበት ሰዓት ሀጥያት በምንሰራበት ሰዓት የንስሃ አባቶች ግን እነ የሰራነውን ሀጥያት ይቅር ብለው የሚያስፈልገንን የሚገባንን ቅጣት ሰታው ቅጣቱን በአግባቡ ከተወጣን በኋላ ከእግዚአብሔር ጋር የሚያስታርቁን አባቶች ናቸው ማለት ነው። እሱ እነሱ ንስሃ አባት ይባላል። ሌላው የእንጀር አባት ነው የእንጀር አባት ነው። የእንጀር አባት ማለት ለምሳሌ እናታችን ከአባታችን ጋር ተፋታ ሊሆን ይችላል ከ አባታችን በህይወት የማይኖር ከሆነ ሌላ ወንድ አግብታ ያ ወንድ ለኛ የእንጀራ አባት ተብሎ ይጣራል ማለት ነው። እና አባት ማለት በጠቅላላው በአራት በአምስት አካባቢ ከፍለን ማየት እንችላለን። ስለ አባት ያለኝ ትርጓሜዬ ይሄ ነው

አይ ይላል አይ የሚለው ቃል እንግዲህ እሽታ ያልሆነን ነገር ለመግለጽ የምንጠቀምበት ነገር ነው ማለት አዎ እና አይ ብለን በሁለት መክፈል እንችላለን አይ የሚለው ኖ ኖ ለማለት ነው የእንግሊዝኛ አቻ ትርጉሙ ኖ አይደለም አይሆንም እንደማለት ነው ማለት ነው። ስለዚህ አይ የሚለው ቃል በአንድ ነገር የማንስማማ ከሆነ በነገሩ እሺ የማንል ከሆነ ወይም በነገሩ የማንስማማ በነገሩ ጥሩ እይታ ከሌለን አይ እንላለን ለምሳሌ ዛሬ ትመጣለህ ሲለን አንድ ሰው አይ እንላለን አልመጣም እንደማለት ነው። እንግዲህ አማርኛ የተለያየ ትርጉም ነው ያለው። ሙሉ ለሙሉ በቀ የቃል የአንድ ቋንቋ የአንድ ቃል እማሪያውና ፍካሬው ፍቺ የሚባል አባባል አለ። እና አይ ማለት በእንግሊዝኛ እኔ ማለት ነው አይ የሚለው አይ ካልን እኔ ማለት ነው አይ ግን በአማርኛ ደግሞ አይ ማለት አይሆንም አልስማማም። ትክክል አይደለም እንደማለት ነው ያ ማለት አፍራሽን ወይም ኔጌቲቭ ሪስፖንስ አሉታዊ ምላሽን አሉታዊ ምላሽን የሚያመለክት ቃል ነው። እና አይ የሚለው እንግዲህ እኛ አንዳንድ ነገሮች ከሰዎች ጋር በምንሰራበት ሰዓት ሁልጊዜ ጥሩ ነገር ላይገጥመን ይችላል ሁልጊዜ የምንስማማባቸው ነገሮችን ላናገኝ እንችላለን። እና ደግሞ የሰው ልጅ የውስጥ ጥንካሬ የሚለካው ሁልጊዜ እሺ ብሎ በመቀበል አይደለም የማንስማማበት ነገር ካለ ያን የማንስማማ የማንስማማበት ነገር አይሆንም አና አይስማማኝም አይመቸኝም ብለን በግልጽ መናገር መቻል አለብን ማለት ነው። ነገር ግን የሚስማማን ከሆነና የምንቀጥልበት ከሆነ እሺ እንላለን ማለት ነው እሺ ብለን ልንስማማ እንችላለን። ከዛ ውጪ ዝም ብለን ሁሉን ነገር ዲፌንድ ከማድረግ ይልቅ የምንቀበልና የምንስማማ ከሆነ እሱ እኛ ጋር የሚያመጣው አሉታዊ ተጽዕኖ አለ እና አይ የሚለው ቃል በዋናነት እምቢታን አለመስማማትንና ተቃራኒ ነገርን ለማመልከት አሉታዊ የሆነ ምላሽ እንዳለን ለማመልከት የምንጠቀምበት ቃል ነው። አመሰግናለሁ

ዋጋው ስንት ነው ይላል? ዋጋው ስንት ነው? እንግዲህ ጥያቄ ነው። ዋጋው ስንት ነው? የሚለው ጥያቄ ነው። ጥያቄው ደግሞ አንድን እቃ ለመግዛት ገበያ ወጠን ሊሆን ይችላል ከገበያ ውጪ ደግሞ የተገዙወን እቃ ለመጠየቅ እንዲሁ ለመረጃ ያክል የምንጠይቀው የምንጠይቅበት መንገድ ዋጋው ስንት ነው? ብለን ልንጠይቅ እንችላለን። ዋጋው ይሄን ያክል ነው ብሎ ይነግረናል ማለት ነው። እና እንግዲህ በተለይ እቃዎችን ለመግዛት ወደ ገበያ በምንወጣበት ሰዓት በተደጋጋሚ የምንጠቀምበት ቃል ስንት ነው ነው? ዋጋው ስንት ነው? ዋጋው ስንት ነው? እያልን ነው። አሁን ለምሳሌ እኔ በግ በተለይ በበዓላት ሰሞን ኢትዮጵያ ውስጥ እንግዲህ ወደ ዋና ዋና የሚባሉ አራት የተለያዩ በሃይማኖታዊና በዓላዊ የሚባሉ በዓላት አሉ። ከነዛ መካከል እነ እንቁጣጣሽ፤ እነ ፋሲካ፤ እነ ጥምቀት፤ መስቀል ገና የሚባሉ በዓላት አሉ። እና በእነዚህ በዓላት ደግሞ የተለያዩ ነገሮች ይገዛሉ። ከሚገዙ ነገሮች መካከል በግ ይገዛል፤ በሬ ይገዛል ፍየልም ይገዛል ስለዚህ በሬ፥ ፍየል በመጠቀም ለመግዛት ገበያ በምንወጣበት ሰዓት የበሬውን ዋጋ፤ የበጉን ዋጋ፤ የፍየሉን ዋጋ ዋጋው ስንት ነው? ብለን እንጠይቃለን ማለት ነው። እያንዳንዱን የመጀመሪያ እንትናችን በጉን ለምሳሌ እኔ በግ ልገዛ የምወጣ ከሆነ በመጀመሪያ በጉን ማየት ነው የሚሆነው። በጉን አያለው እየዞርኩ አያለው። ሚመቸኝን ዋጋው ስንት ነው? እያልኩ እጠይቃለሁ። ዋጋው ስንት ነው? እያልኩ እጠይቃለሁ። ዋጋው ስንት ነው? እያልኩ እየጠየኩ በሚሄድበት ሰዓት ዋጋውና በጉም ሚስማማኝ እንትን ላይ ስደርስ እቆምና ዋጋውን መከራከር እጀምራለው ማለት ነው። ዋጋውን መከራከር እጀምራለው። ዋጋውን መከራከር ስጀምር የሚሸጠው አካል የሚያስማማው ከሆነና የሚቀንስልኝ ከሆነ እኔ እስከምፈልገው ዋጋ ድረስ እከራከራለሁ እጠይቃለሁ። የምፈልገውን ያክል ከቀነሰልኝ ዋጋውን ከተስማማኝ በጉን ገዝቼ ወደ ቤቴ እሄዳለሁ ማለት ነው። የማይስማማኝ ከሆነ ደግሞ ተጨማሪ ጥያቄዎችን ተጨማሪ በጎችን እየጠየኩ የምፈልገውን እስከማገኝ እዞራለሁ። በዚህ መንገድ የምፈልግበት ጊዜ ዋጋው ስንት ነው? የሚል አማርኛ በተደጋጋሚ እጠቀማለሁ ማለት ነው አሁን አሁን በጣም ገበያ በምንወጣበት ሰዓት የሚያስደነግጠ የሚያስደነግጥን ነገር ቢኖር የእቃዎች የዋጋ መጨመር ነው። የእቃዎች ዋጋ መጨመር ከቀን ቀን በከፍተኛ ልዩነት ዋጋቸው ስለሚጨምር በተለይ አንድ ወር እና ሁለት ወር ቆይተን ገበያ በምንወጣበት ሰዓት የዕቃዎችና የተለያዩ ምርቶች ዋጋ በከፍተኛ ሁኔታ ጨምሮ ስናገኘው ድንጋጤና ፍርሃት ይነግስብናል ማለት ነው። እኔ ለምሳሌ- ገበያ ስወጣ ገበያ ስወጣ ከወር በኋላ የምወጣ ከሆነና ከወር በኋላ ሄጄ ነገሮችን ስትጠይቅ ከአንድ ወር በፊት የነበረው ዋጋ እና ዛሬ ላይ ያለው ዋጋ በከፍተኛው ሁኔታ ልዩነት ተፈጥሮ አገኛለሁ ማለት ነው። እና ይሄ ልዩነት ይሄ ልዩነት የሚያመለክተው ሀገራችን ውስጥ ያለውን የዋጋ ግሽበት በከፍተኛው ሁኔታ ዋጋ እየጨመረ እንደሆነና የሰው ልጅ የሰው ልጅ ለመኖር በከፍተኛ ሁኔታ እየተፈተነ እንደሆነ የሚያሳይ ነገር ነው ማለት ነው። ቀደም ባሉት ጊዜያት እንግዲህ በተለይ የመንግስት ሰራተኛ የሚባለው የህብረተሰብ ክፍል ለመኖር አይቸገርም። ምናልባት ቆጥቦ ትላልቅ ነገር የማድረግ አቅም ላይኖረው ይችላል ነገር ግን የሚፈልገውን ነገር ይበላል፤ የሚፈልገውን ነገር ይጠጣል ያን ያክል ከባድ የሆነ ህይወት አይኖርም ነበር፤ ከባድ የሆነ ህይወት አይኖርም። ቀላል የሆነ ህይወት ነበር የሚኖረው። ምክንያቱም የሚከፈለው ክፍያ ቤተሰቡን ለማስተዳደር፤ ቤተሰቡን ለመመገብ፤ ለማስተማር እንዲሁም መሰረታዊ የሚባሉ ነገሮችን ለመግዛት የሚያስችል በቂ ክፍያ ነበረው። ለምሳሌ በ ከዛሬ አስራ ሶስት አመት አካባቢ የአንድ አስተማሪ ደሞዝ ሶስት ሺህ ብር ከነበረ የአንድ ቤት ዋጋ አምስት መቶ፥ አራት መቶ ብር በጣም ቆንጆ የሚባል ቤት አራት መቶ ብር ይገኝ ነበር፤ አምስት መቶ ብር ይገኝ ነበር ማለት ነው። ስለዚህ ላይ ደግሞ ያንድ አስተማሪ ለምሳሌ ክፍያው አስራ አምስት ሺህ ብር ከሆነ ይህ አስራ አምስት ሺህ ብር አሁን ቆንጆ የሚባል ቤት ስንት ያገኛል ስምንት ሺህ ብር ያገኛል ማለት ነው፤ ወይ ሰባት ሺህ አምስት መቶ ብር ያገኛል። አሁን ላይ የደሞዙን ለቤት ብቻ የሚያወጣው የደሞዙን ሃምሳ ፐርሰንት ለቤት ብቻ ያወጣል ማለት ነው። ከዛሬ አስራ ሶስት አመት ግን ሶስት ሺህ ብር ደሞዝተኛ የነበረ ሰው ስንት አወጣ ማለት ነው አምስት መቶ ብር። አምስት መቶ ብር ማለት ስንት ብር ማለት ነው ወደ ፐርሰንት ስንቀይረው አስር ፐርሰንት አካባቢ፤ አስር ፐርሰንት ወይ እንደዛ አካባቢ እንደዛም አይደርስም፥ ለቤቱ ያወጣል ማለት ነው።

ኪሳራ ይላል ኪሳራ እንግዲህ የትርፍ ተቃራኒ ነው። በተለይ ይች ኪሳራ የምትል ቃል ብዙ ጊዜ በተደጋጋሚ የምትታወቀው ነጋዴዎች አካባቢ ነው። ነጋዴዎች ስራቸውን በሚሰሩበት ሰዓት ሁለት ነገር ሊገጥማቸው ይችላል ሁለት ነገሮች ሊገጥማቸው ይችላል። እነዚህ ሁለት ነገሮች ምንድን ናቸው? የመጀመሪያው ትርፍ ሲሆን ሁለተኛው ደግሞ ኪሳራ ነው። ስለዚህ ስራዎች በሚሰሩበት ሰዓት ነጋዴዎች ትርፍና ኪሳራን ግንዛቤ ውስጥ አስገብተው ነው የሚሰሩት ትርፍና ኪሳራን ግንዛቤ ውስጥ አስገብተው ስራ ይሰራሉ። እና በተቻለ መጠን ነጋዴ በሚነግድበት ሰዓት ከኪሳራው ይልቅ ትርፉን ታሳቢ አድርጎ ነው የሚሰራው ማለት ነው። መቼም ለመክሰር የሚነግድ ለመክሰር የሚሰራ ነጋዴ የለም። ሁሉም በሚባል ሁኔታ ነጋዴዎች የሚሰሩት ለማትረፍ ነው። ነገር ግን ሁሉም ነጋዴ ደግሞ አትራፊ ላይሆን ይችላል። በተለያዩ ምክንያቶች ነጋዴዎች ሊከስሩ ይችላሉ። ከእነኚህ ምክንያቶች መካከል አንደኛው ምንድነው? የፖለቲካ ሁኔታ የሀገሪቱ የፖለቲካ ሁኔታ ነጋዴዎች እንዲከስሩ ያደርጋቸዋል። ነጋዴዎች የሚፈልጉትን ነገር አምጥተው በርካሽ እንዲሸጡ ሊያደርጋቸው ይችላል ለምሳሌ የአንድ ሀገር የፖሊሲ አቅጣጫ ለነጋዴዎች ከፍተኛ የሆነ መሰረታዊ ነገር ነው ማለት ነው። ዛሬ አንድ ነገር ለምሳሌ ዘይት በጣም ብዙ ዘይት አንድ ነጋዴ ከውጭ ኢምፖርት አድርጎ ሊያስገባ ይችላል። ከውጭ ኢምፖርት አድርጎ ሊያስገባ ይችላል። ግን ደግሞ እሱ ካስገባው በኋላ መንግስት ዘይትን በድጎማ ከውጭ ወደ ሀገር ውስጥ ቢያስገባ በጣም ብዙ ዘይት የዘይት እጥረት ቢከሰትና መንግስት ደግሞ ይሄን የዘይት እጥረት ለማካካስ ሲል ከውጪ በድጎማ ወደ ሀገር ውስጥ ቢያስገባ መጀመሪያ ብዙ ዶላር ፍሰስ አድርጎ ከውጭ ወደ ውስጥ ያስገባው ግለሰብ ወይም ነጋዴ። ዘይቱን በሚፈልገው ዋጋ መሸጥ አይችልም ምክንያቱም ሌላ ተገዳዳሪ ሀይል አለበት ማለት ነው። ያ ተገዳዳሪ ሀይል ምንድነው? መንግስት ነው። መንግስት በቅናሽ ዋጋ ለህብረተሰቡ ሊያከፋፍል ይችላል ዘይቱን። ስለዚህ የህብረተሰቡ ከነጋዴው በውድ ከመግዛት ይልቅ ከመንግስት በተመጣጣኝ ዋጋ ዘይት መግዛትን ስለሚመርጥ ምክንያቱም ዋጋው ስለሚቀንስ ማለት ነው። ያ ነጋዴ ብዙ ገንዘብ ፍሰስ አድርጎ ወደ ሀገር ውስጥ ያስገባው ነጋዴ እንትኑን በርካሽ ዋጋ ሊሸጥ ነው ማለት ነው። በርካሽ ዋጋ ዘይቱን መሸጥ ይገደዳል ምክንያቱም በርካሽ ዋጋ መሸጥ የማይችል ከሆነ ይህ ዘይት ኤክስፓየርድ ሊያደርግ ይችላል ከሆኑ ቀናት እና ከሆኑ ጊዜያት በኋላ ኤክስፓየርድ ስለሚያደርግ። ኤክስፓየርድ አደረገ ማለት ደግሞ ሙሉ ለሙሉ መቶ ፐርሰንት ኪሳራ ይሆናል ማለት ነው። እና ስለ ኪሳራ ስናወራ ስለ ነጋዴ ነው የምናወራው ስለ ነጋዴ ኪሳራ ስናወራ ደግሞ የተለያዩ ምክንያቶች አሉ። ከእነዚህ ምክንያቶች መካከል የመንግስት ፖሊሲ የመጀመሪያው ምክንያት ነው ብለናል ሌላኛው ምክንያት ደግሞ ምንድነው? የምርቶች መለዋወጥ የምርቶች ጥራት መለዋወጥ ለኪሳራ ሊዳርጋቸው ይችላል ነጋዴዎቹን። ለምሳሌ ከዚህ በፊት አንድ ነጋዴ። ሞባይል የሚያስመጣ ከሆነ ከውጭ ሞባይል የሚያስመጣ ከሆነ። ያን ሞባይል ህብረተሰቡ የለመደው የሞባይል ብራንድ አለ ለምሳሌ ሳምሰንግ ኤ አስራ አራት ስልክ የሚያስመጣ ከሆነ። ሁሌ የለመደው ብራንድ አለ እና ያን ብራንድ ነጋዴው ግን የሆነ ጊዜ ለምሳሌ ሳምሰንግ ኤ አስራ አራት በሚያመጣበት ሰዓት ተሳስቶ ፎርጅድ የሆነ በጣም ብዙ ቁጥር ያለው ስልክ ሊያስገባ ይችላል። በሚያስገባበት ሰዓት ህብረተሰቡ ያ ስልክ ፎርጅድ እንደሆነ ከተረዳና አንድ ሰው ካወቀው ሙሉ ለሙሉ ይሄ ሰውዬ ከፍተኛ የሆነ ኪሳራ ይገጥመዋል ማለት ነው። ከጨዋታ ውጭ ሊሆን ይችላል። አንዳንዴ ደግሞ ነጋዴዎች ተንኮለኞች በመሆናቸው ምክንያት እርስ በእርሳቸው የፉክክር መንፈስ ውስጥ ይገባሉ። የፉክክር መንፈስ ውስጥ በሚገቡበት ሰዓት አንዳንድ ነጋዴዎች ከጨዋታ ውጭ ሊሆኑ ይችላሉ። ለምሳሌ በተለይ አቅም ያላቸው ነጋዴዎች። ዋጋዎችን ዝቅ አድርገው በመሸጥ ሌሎች አቅም የሌላቸው ነጋዴዎች ከገበያ እንዲወጡ ሊያደርጉ ይችላሉ። አንድ እቃ ለምሳሌ በአስራ አምስት ብር መሸጥ ሲገባው እነዚህ በተለይ አቅም ያላቸው ነጋዴዎች ቀንሰው ቢሸጡ የእነሱ አቅም ብዙ ላይጎዳ ይችላል ግን ጀማሪ የሆኑ ነጋዴዎች ከጥቅም ውጪ ይሆናሉ ማለት ነው። ቀንሰው ቢሸጡ ለምሳሌ በአስራ አምስት ብር መሸጥ እያለበት በአስራ አራት ብር ወይ በአስራ ሶስት ብር ቢሸጡ እነሱ ላይከስሩ ይችላሉ። ምክንያቱም አቅም አላቸው ሌሎች ነጋዴዎች ግን ከገበያው ውጭ ይሆናሉ

ቀኝ ይላል በእንግሊዘኛ አቻ ትርጉሙ ራይት የሚል ትርጉም አለው። እንግዲህ ቀኝ የተለያየ ትርጉም አለው በአማርኛ ቀኝን እንደ አዋንታዊ ነገር የሚቆጥር በጣም ብዙ ሰው አለ። ቀኝ ሲባል አዎንታዊ ነገር ግራ ሲባል ደግሞ አሉታዊ ነገር ወይም የሰይጣን ምሳሌ ተደርጎ የሚወሰድበት ነገር አለ። ቀኝና ግራ መጥፎና ጥሩ ተብሎ በሁለት መክፈል እንችላለን። እንደውም በጣም ብዙ ጊዜ ብር እንኳን ሰው በቀኝ ካልሰጠን መጥፎ እድል ይገጥመናል ብሎ የሚያምን ሰው በርከት ያለ ነው በሀገራችን ውስጥ ማለት ነው። ሰው በግራ ቢሰጠን መጥፎ ነገር ይገጥመኛል ብሎ ያምናል። ለምሳሌ ብሩን በግራ ከሰጠን ያ ብሩ አይበርክትም ወይም መጥፎ የመጥፎ እድል ምልክት ነው ብሎ የሚያምን ሰው አለ። እና እኛ ሀገር ላይ ለቀኝ ያለን ትርጉም ለቀኝ ያለን አመለካከት በጣም የተለየ ነው። በጣም የተለየ ነው። እና ለቀኝ ያለን ትርጉም ይለያል ቀኝ ማለት የጻድቃን ምሳሌ ነው። ቀኝ ማለት ግራ ማለት ደግሞ የሀጣን ምሳሌ ነው። እና አንዳንድ ሰዎች እንደውም በተቃራኒው የሚያስቡ ሰዎችም አሉ ግራኝ የሆኑ ሰዎች ለምሳሌ በጣም ሀይለኛ አእምሯቸው ፈጣን አእምሯቸው የተለየ የተለየ የመምራት አቅም ያላቸው ሰዎች ግራኞች ናቸው ብለው ያስባሉ። ነገር ግን ግራኞች የተለየ የመምራት አቅም አላቸው የላቸውም የሚለው በጥናት የተረጋገጠ ነገር እስካሁን አላየሁም። ግን አለም ላይ ያሉ አንዳንድ ስናይ ደግሞ ግራኝ የሆኑ ሰዎች አቅም አላቸው እውነትም ግራኝ የሆኑ ሰዎች እውነትም ይችላሉ ብለን መናገር እንችላለን። ለምሳሌ ከሁለት አስርት አመታት ኖ ከአስር አመት በፊት የአሜሪካ ፕሬዝዳንት የነበረው ባራክ ኦባማ ግራኝ ነው እና ባራክ ኦባማ በጣም ጎበዝ መሪ እንደሆነ ይታወቃል። ባራኮማማ አለምን ሰላማዊ በሆነ መንገድ የመራበት ነገር ይታወቃል። እና ልክ እንደሱ የተለያዩ ሰዎችን ግራኝ ሰዎችን መጥቀስ እንችላለን የተለያዩ ግራኝ ሰዎች አቅም ያላቸው ሰዎች ናቸው ተብሎ ይታሰባል። እና እነዚህን ሰዎች በዋናነት እነዚህን ሰዎች ጭንቅላታቸው በተለይ የግራ የጭንቅላታቸው ክፍል የተለየ አቅም እንዳለውና ውስብስብ ነገሮችን ማሰብ እንደሚችሉ ተደርጎ ይነገራል ማለት ነው። ግራኝ ሰዎች እና ስለ ቀኝ ሲወራ በተቃራኒው የሚያስብ ሰው እንዳለ ለመንገር ነው አሁን ይሄን ያዋራሁት ማለት ነው። በተቃራኒው ግራኝ ሰዎችን መጥቀስ ይቻላል ተመሳሳይ አቅም ያላቸው ሰዎችን በጣም ብዙ ሰዎችን መጥቀስ ይቻላል። ያ ማለት ግን በትክክል የተጠናና ቀኝ የቀኝ የሚጠቀሙ ግራ ማለት ግራ እጃቸውን ቅድሚያ ለስራና ለተለያዩ እንቅስቃሴዎች የሚጠቀሙ ሰዎች ናቸው ግራኝ የሚባሉ ቀኝ የሚባሉት ደግሞ ቀኝ እጃቸውን ለተለያዩ እንቅስቃሴዎችና ስራዎች የሚጠቀሙት ቀኝ እጅ ይባላሉ ማለት ነው። እና በሁለት ነው ከፍለን የምናየው ቀኝና ግራ ብለን ማለት ነው። እና ስለ ቀኝ የአካል ክፍል ስንዋራ በብዙ መንገድ ቀኝ እጅ ካልን ግራ እጅ አለ ቀኝ አይን አለ ግራ አይን ይኖረናል ጆሮ ቀኝ ጆሮ አለን ግራ ጆሮ አለን ቀኝ እግር አለ ግራ እግር አለ እና አብዛኛው የሰውነት ክፍሎች መንታ ሆነው ነው የተፈጠሩት ጥንድ ጥንድ ሆነው ነው የተፈጠሩት ማለት ነው። እና እስከነዚህ ጥንድ የሆኑ የሰውነት ክፍሎች መካከል ለመናገር እንደሞከርኩት ጆሮ አለ አይን አለ ሌላ እጅ አለ እግር አለ እነዚህ በሙሉ ጥንድ ሆነው የተፈጠሩ የሰውነት ክፍሎች ናቸው እነዚህ የሰውነት ክፍሎች ቀኝና ግራ አላቸው ማለት ነው። ስለዚህ ስለ ቀኝ ስንዋራ በሀገራችን የጥሩ እድል ምሳሌ ይሆናል የግራ ደግሞ የመጥፎ እድል ምልክት ይሆናል ማለት ነው። ቀኝ አውለኝ ብሎ የሚነሳ ሰው አለ ከእንቅልፉ ሲነሳ ጠዋት ላይ አምላኪ ሆይ በቀኝ አውለኝ ይላል እና በቀኝ አውለኝ ማለት ጥሩ ነገር ይግጠመኝ መልካም ነገር ሰላም ነገር ይግጠመኝ ብሎ ጸሎት ማድረጉ ነው ማለት ነው። በቀኝ አውለኝ በሰላም አውለኝ እንደማለት ነው እና ቀኝ የሰላም ምሳሌ ነው። ቀኝ የአዎንታዊ ነገር የጻድቃን ምሳሌ ነው። ግራ ደግሞ የሰይጣን ምሳሌ የክፉ ነገር ምሳሌ ግራ ነው ማለት ነው። ስለዚህ የግራና የቀኝ ትክክለኛ ትርጉም ይሄን ይመስላል እና ቀኝም የሚተነተነው በዚህ መንገድ ነው። በጣም አመሰግናለሁ።

ጀልባ ይላል ጀልባ እንግዲህ በመጠኗ አነስ ያለች በውሃ ላይ ለመንቀሳቀስና በውሃ ላይ ለመሄድ የምንገለገልባት በሀይቅ በውቅያኖሶች ላይ ለመንቀሳቀስ የምንገለገልባት ትንሽዬ እቃ ነች ማለት ነው። እና ጀልባ ከተለያየ ነገር ሊሰራ ይችላል። ጀልባ የሚለው ቃል አቻ የእንግሊዘኛ ትርጉም አለው እሱም ቦት ይባላል። እና ይህ ጀልባ በዋና ነት ከተለያዩ ነገሮች ሊሰራ ይችላል። የመጀመሪያው ከእንጨት ነው ከእንጨት ሊሰራ ይችላል። እንጨቱን በመጥረብ እና የእንጨቱ ውፍረት በጣም ቀጭን እንዲሆን ቴክነሱን እንዲቀንስ በማድረግ በማዘጋጀት ምክንያቱም ወፍራም የሚሆን ከሆነ ክብደቱ ስለሚጨምር ውሃ ላይ ደግሞ ክብደቱ ጨመረ ማለት የጀልባው የመስጠም እድል ከፍተኛ ስለሚሆን። በመጥረብ ቀጭን እንዲሆን ቲክነሱ በጣም ቀጭን እንዲሆን እና ጀልባው ውሃ ላይ ቀላል እንዲሆን አድርገን መጥረፍና ማዘጋጀት ይገባናል ይጠበቅብናል ማለት ነው። እና በዚህ መንገድ ጀልባ ይዘጋጃል ከእንጨት ሌላው ደግሞ ከአሉምኔም እና ቀላል ብረቶች የቆርቆሮ አይነት ቁርጥራጮች ሊዘጋጅ ይችላል። ጀልባ ማለት ነው ምክንያቱም አሉሚኒየም በባህሪው በጣም ቀላል እና ተንሳፋፊ ነገር ስለሆነ ከአሉሚኒየም ጀልባ ሊዘጋጅ ይችላል። ከዛ ውጪ ደግሞ ከድንገል የሚባል በተለይ በሀገራችን በባህላዊ መንገድ የሚዘጋጁ ከጀልባ አነስ ያሉ ደንገል ይባላሉ ከደንገል ነው የሚዘጋጁት ማለት ነው። በዛ ቢባል ሶስት አለዛ ሁለት ሰው ነው ይዘው የሚንቀሳቀሱት ከፊታ ያለው አንድ ሰው የሚሾፍረው ወይም ካፒቴን ማለት እንችላለን እሱና ሌላ ሰው ከጀርባ ደግሞ አንድ ሰው ይዞ በእጃቸው እየቀዘፉ የሚንቀሳቀሱበት ደንገል አለ። ከእሱም ከደንገልም ከፊላ ነገር ነገር ነው በጣም ቀላል እና ቶሎ የማይበሰብስ ነገር ነው። በሱ ተጠቅመን ጀልባ ማዘጋጀት እንችላለን ማለት ነው። እና ጀልባ እንግዲህ ከዋጋውም አነስተኛ ከመሆኑና በቀላሉ መዘጋጀትም ከመቻሉ አንፃር ሀይቅ በሚበዛበት ውሃ ወይም ውቅያኖስ ነገር ባለበት አካባቢ ላይ በርግጥ ውቅያኖስ ላይ ጀልባ መጠቀም አደገኛ ሊሆን ይችላል። ምክንያቱም እንደሚታወቀው ውቅያኖስ ላይ በጣም ከባድ እና አስፈሪ የሆኑ የአሳ ዝርያዎች እንዲሁም አዞዎች ሊኖሩ ይችላሉ አሳ ነባሪ ለምሳሌ አሳ ነባሪ በጣም እንኳን አይደለም ጀልባዎችን ትላልቅ መርከቦችን ለመገልበጥ የሚዳደው አደገኛ የሆነ የአሳ ዝርያ ነው እና እነዚህ የአሳ ዝርያዎች ጀልባዎችን በሚያገኙበት ሰዓት ሙሉ ለሙሉ ገልብጠው ሰዎችን አደጋ ላይ ሊጥሉ ይችላሉ ማለት ነው። እንደ ምሳሌ ብንወስድ እንግዲህ ህገወጥ ስደተኞች ከምስራቅ አፍሪካ እና ከሰሜን አፍሪካ ብትለይ ወደ ሩቅ ምስራቅ ወደ የመን እና ሌሎች አውሮፓ ሀገራት ለመሻገር ግማሹን የብስ የሚባለውን ነገር በሲኖ ትራክ እና በእግራቸው እየተንቀሳቀሱ በረሃውን ካለፉ በኋላ ህንድ ውቅያኖስ እና ቀይ ባህር አካባቢ ላይ ግን የሚጠቀሙት ጀልባዎች ነው ማለት ነው። እና እነዚህ ጀልባዎች በተለይ ከመጠን በላይ የሆነ የሰው ቁጥር ስለሚጭኑ የሰው ክብደታቸው ከመጠን በላይ ስለሚሆን በቀላሉ ወጀብ በሚነሳበት ሰዓት የመገልበጥ እድላቸው ከፍተኛ ነው ማለት ነው። ስለዚህ እነዚህ ሰዎች ሲገለበጡ እነዚህ ጀልባዎች ሲገለበጡ ምን አይነት አደጋ ሊፈጠር እንደሚችል ሁላችንም እናውቀዋለን። ምን አይነት ነገር እንደሚገጥመን ሁላችንም እናውቀዋለን ማለት ነው። እና ጀልባዎች ጀልባዎች ከፍተኛ የሆነ ክብደት መሸከም አይችሉም። ከፍተኛ የሆነ ብዙ የሰው ቁጥር አንዴ መያዝ አይችሉም ምክንያቱም አሰራራቸውም እነዚህ ወጀብና ማዕበል በሚመዛበት ሰዓት በቀላሉ ባላንሳቸውን ጠብቀው መቆየት የሚችሉበት አቅም የላቸውም። እና እሱን ነገር ለማስተካከል ጀልባዎች የሚጭኑትን ክብደት መመጠን ያስፈልጋል። ጀልባዎች ላይ የሚሳፈረው የሰው ቁጥር መጠነኛ መሆን አለበት። እና ከምስራቅ አፍሪካ እና ከሰሜን አፍሪካ ወደ የመን እና ወደ ሩቅ ምስራቅ ሀገሮች የሚሰደዱት የሰው ቁጥር በዋናነት ህይወታቸው የሚያልፈው ውቅያኖስ ውስጥ ነው ማለት ነው። ውቅያኖስ ውስጥ የሚያልቀው የሰው ቁጥር የወጣት ቁጥር በጣም ከፍተኛ ነው። በተለይ አፍሪካ ውስጥ ያለው መጥፎ ወይም መልካም አስተዳደሩ ክፍተት ምክንያት የኑሮ ውድነቱ ጦርነቱ ምኑ ወጣቶች እንዲሰደዱና ወደ ሌላ ሀገር አይናቸውን እንዲያማትር ስለሚያደርጋቸው በዚህም ምክንያት ከምስራቅ አፍሪካ በተለይ ከኤርትራ ከኢትዮጵያ ብዙ ወጣቶች ወደ ውጭ ይሰደዳሉ ሲሰደዱም በጀልባ አማካኝነት ነው ማለት ነው።

ስብሰባ ይላል ስብሰባ የሚለው ቃል እንግዲህ በዋናነት ሰዎች የተለያዩ ሀሳቦችን የተለያዩ ችግሮችን በጋራ ለመፍታት የሚሰባሰቡበት ነገር ስብሰባ ይባላል። እንግዲህ የተለያዩ አላማዎች አሉ ሰዎች ስብሰባ የሚቀመጡበት ምክንያት ለተለያየ አላማ ሊሆን ይችላል። ከእነዚህ አላማዎች መካከል የማህበረሰቡ በማህበረሰቡ መካከል ያሉ ችግሮችን ለመፍታት ስብሰባ የማህበረሰብ ስብሰባ ሊኖር ይችላል። የመንግስት አካላት የመንግስት አካላት ችግሮቹን ለመፍታት። የመንግስት ባለስልጣኖችን ለብቻ የሚሰበስቡት ነገር ስብሰባ ሊኖር ይችላል ብቻ በተለያዩ ነገሮች በተለያዩ ነገሮች አማካኝነት ስብሰባዎች ሊካሄዱ ይችላሉ ማለት ነው። ስብሰባዎች ሊደረጉ ይችላሉ። ስለዚህ ስብሰባዎች ሲደረጉ ስብሰባዎች ሲካሄዱ ሰብሳቢ ይኖራል። ስብሳቢ ይኖራል ከስብሳቢ በተጨማሪ ደግሞ ተሰብሳቢዎች ይኖራሉ። ተሰብሳቢ ከሌለ ሰብሰቢ ትርጉም የለውም ማለት ነው። ምክንያቱም ሰብሳቢው ሀሳቡን ማቅረብ የሚፈልገው ሊሰበስብ የፈለገበትን አጀንዳ የሚያቀርበው ለማነው ለተሰብሳቢዎቹ ነው ማለት ነው። ተሰብሰቢዎቹ ደግሞ የሰብሳቢውን አጀንዳ ከሰሙ በኋላ ለጥያቄው ሰብሳቢው ላመጣው ጥያቄ ለአጀንዳው ይስማማሉ ይሆናሉ ወይም ለችግሩ መፍትሄ ይሆናሉ ብለው የሚያስባቸውን ነገሮች ለሰብሳቢው ይፋ ያደርጋሉ ማለት ነው። ምክንያቱም ሰብሳቢው በዋናነት የሚፈልገው ለምንድነው? ሰብሳቢው በዋናነት የሚፈልገው ለእንትን ነው ችግር ሲገጥመው ችግሩን ለመፍታት ከተሰብሳቢዎቹ ከአባላቱ የተለየ ሀሳብ የችግር መፍትሄ የሆነ ነገር ለመፈለግ ለመጠየቅ ተሰብሳቢዎችን ይጠይቃቸዋል ማለት ነው። ከዛ በኋላ ተሰብሳቢዎቹ እንደ አቅማቸው እንደ አቅማቸው ሀሳብ ያመነጫሉ ሀሳብ ያጋራሉ ማለት ነው። እና ስብሰባ በዋናነት የሀሳብ ፍጭት ነው። አዳዲስ ሀሳቦችን የምናገኝበት መንገድ ነው ማለት ነው። ስብሰባ ማለት ስለዚህ ስብሰባ እንደሚታወቀው ሰብሳቢዎች እና ተሰብሳቢዎች ይኖራሉ በእነኚህ ሰብሳቢዎች እና ተሰብሳቢዎች አማካኝነት የገጠሙንን ችግሮችን የመፍትሄ ሀሳብ የምናስቀምጥበት መንገድ ነው ማለት ነው። ከመፍትሄ ሀሳብ ከማስቀመጥ ባሻገር ደግሞ አንዳንድ ስብሰባዎች ለምን ይሰበሰባሉ ስንል? ተሾሚዎችን ለመቀየር ወይም ደግሞ አለቆችን የሚመረጡ ሰዎችን ለምሳሌ ማህበረሰብ የ የእድር አባላት የእድር ሰብሳቢ ሊኖር ይችላል። እነዚህ የእድር ሰብሳቢዎች የአገልግሎት ዘመናቸውን ጨርሰው ሰዓት ተሰብስቢውን ሰብስበው የአገልግሎት ዘመናችንን ጨርሰናል እስካሁን አገልግለናል። ስለዚህ እኛን የሚተካና እኛን የሚያገለግል ሌሎች ሰዎችን ምረጡልን ብለው ስብሰባ ሊጠሩ ይችላሉ ማለት ነው። ስብሰባ ሊጠሩ ይችላሉ። ተሰባሳቢውም የሰብሳቢዎችን ሀሳብ ከሰማ በኋላ የራሱን አስተያየት ይሰጣል። ምናልባትም ሰብሳቢዎቹ ለተጨማሪ ጊዜያት ለተጨማሪ አመታት ማገዝ እና መርዳት ካለባቸው ወይም እድሩን ማስተባበር ካለባቸው አይ እስካሁን አገልግላችኋል እናመሰግናለን ነገር ግን ለተጨማሪ አንድ አመት ወይም ሁለት አመት ሶስት አመት እንድታገለግሉን እንጠይቃችኋለን የሚል ተጨማሪ ጥያቄ ይጠይቃሉ ማለት ነው። የማራዘሚያ ጥያቄ የሚባለው ቢያንስ ለሁለት አመት ቢያንስ ለሶስት አመት አገልግሉን እስካሁን ስላገለገላችሁን በጥሩ ሁኔታ አገልግላችሁናል ደስ ብሎናል። ነገር ግን ተጨማሪ አመታትን እንድታገለግሉን ደግሞ አሁንም እንጠይቃለን የሚል ተሰብሳቢው ሰብሳቢዎችን ይጠይቃል ማለት ነው። ሰብሳቢዎቹ የራሳቸውን ምክንያት ያቀርባሉ ተቀባይነት ካለው ወይም ደግሞ ሰብሳቢዎች ከተቀበሏቸው ይለቁና አዳዲስ ሰዎች ይተካሉ ተቀባይነት ከሌለው ደግሞ እንዲቀጥሉ ወይም ከተስማሙ እነሱ እንዲቀጥሉ ይደረጋል ማለት ነው። በዚህ መንገድ ተሰብሰቢዎቹ በዚህ መንገድ ስብሰባ በዚህ መንገድ ሊካሄድ ይችላል። እና ስብሰባ ሲደረግ የተለያየ አላማ አለው። የመጀመሪያው አላማ ችግሮቹን ለመፍታት በተለይ አለቆች የሚገጥሟቸውን ችግሮች ብቻቸውን መፍታት ሲያቅታቸውና መወሰን ሳይችሉ ሲቀሩ ተሰብሰቢዎቹን ይጠራሉና በስብሰባው አማካኝነት ችግሮች

አዘምን ይላል አዘምን የሚለው ቃል አሻሽል እንደገና አፕዴት አድርግ እንደማለት ነው አዘምን ማለት በእንግሊዘኛ አቻ ትርጉሙ አፕዴት የሚል ነው ማለት ነው እና አፕዴት አድርግ ወይም አዘምን ማለት ይቻላል፤ ስለዚህ ስለ ማዘመን ስናዋራ ስለ ማዘመን ስናዋራ የተለያዩ ለማዘመን የሚያገለግሉን ብዙ ነገሮች ይኖራሉ ማለት ነው እና ማዘመን ማለት ማዘመን ማለት ምን ማለት ነው አንድን ነገር በአዲስ መልኩ መስራት፤ በአዲስ መልኩ እንዲመጣ፤ በአዲስ መልኩ እንዲሆን ማድረግ በፊት ከነበረበት ይልቅ እንደ አዲስ ነገሮችን የምንሰራበት መንገድ ማዘመን ይባላል፤ ስለ ዘመናዊነት ስንዋራ ስለ ዘመናዊነት ስናዋራ ብዙ ነገሮች አብረው ሊታዩ የሚገባቸው አሉ ከእነዚህ ነገሮች መካከል ባዓል ነው እንግዲህ ነገሮችን ስናዘምን ከበዓል ጋር መጋጨት የለበትም በርግጥ ስለ ባህል ስንዋራ ደግሞ በሁለት መንገድ ባዓሎችን ከፍለን እናያለን ጎጂ ባህል እና ደግሞ ጠቃሚ ባህል የምንላቸው ነገሮች አሉ ስለዚህ ጎጅ ባህሎችን የሙጥኝ ብሎ ይዞ መቆየትና ከባህላችን አንወጣም ብሎ መሰቃየት አስፈላጊ አይደለም ነገር ግን ጠቃሚ ባህሎች አሉ ጠቃሚ ባህሎች አሉ እነዚህ ባህሎችን ደግሞ በዘመናዊነት ምክንያት ልናጣቸው የማይገቡ ነገሮች ስላሉ ምክንያቱም እነዛ ባህሎች ማህበረሰብን ለመገንባት አስፈላጊ ሚና ይጫወታሉ ባልን ደግሞ ማህበረሰብን ለማስተማር ለማህበረሰቡ ጥሩ ነገር ለማስተማር እርስ በእርሳችን እንድንተሳሰብ እንድንተባበር የሚያግዙ ጠቃሚ የሆኑ ባህሎች አሉ እና ነገሮችን ስናዘምን እነኚህን ባህሎች እና ደግሞ ጠቃሚ የሆኑ ሃይማኖቶችን እንዳይነኩብን ጥንቃቄ ማድረግ ያስፈልጋል ማለት ነው ጥንቃቄ ማድረግ ያስፈልጋል፤ ስለዚህ በዚህ መንገድ ማዘመንና ራስን አፕዴት ማድረግ ይቻላል። ስናዘምን እቃዎችን ማዘመን ይቻላል፤ ሰዎችን ማዘመን ይቻላል፤ ነገሮችን ማዘመን እንችላለን እና ማዘመን የሚለው ቃል በዋናነት የሚያመለክተው መለወጥን በአዲስ መተካትን እንደ አዲስ መታሰብን ነው ማለት ነው ስለዚህ ስለማዘመን ስንዋራ መዘመን የማይችሉ ነገሮችን ከታሳቢነት ማስገባት አለብን፤ ሃይማኖት ለምሳሌ እምነት መዘመን የማይችል የማይቀየር ቋሚ የሆነ ነገር ነው የምንጠቀምባቸውን ነገሮች አንዳንዴ ማዘመን ይቻላል ለምሳሌ መብራት ለምሳሌ ቤተክርስቲያን አካባቢ ብናየው ለምሳሌ ቤተክርስቲያን የተለያዩ ምሳሌዎች ቤተክርስቲያን ውስጥ እንጠቀማለን፤ ጧፍ አለ ጧፍ ለብርሃን ብቻ መብራት ለመብራት ብቻ አይደለም የምንጠቀመው ጧፍን ለምሳሌ ጧፍን ለመብራት ብቻ አይደለም ለብርሃን ብቻ አይደለም የምንጠቀመው ሌላ ምሳሌ ያለው ጧፍ ጋር ሌላ ምሳሌ ስላለው አሁን የኤሌክትሪክ መብራት ስለመጣ ጧፍን አንጠቀምም ማለት አይቻልም ምክንያቱም ሌላ ምሳሌ ስላለው እንዲህ እንዲህ ነገሮች አሉ ነገር ግን ደግሞ ብንጠቀማቸው የማይጎዱን ሌሎች ዘመናዊ ነገሮች አሉ ዘመናዊ ነገሮች አሉ እንግዲህ እንደምናውቀው ብዙ ነገሮች በድንቁርና እይታ ሰይጣን ነው ብለን የምናምን ሰዎች ብዙ ነን ነገር ግን ቤተክርስቲያን እንደዚህ አታስተምርም አንዳንዴ ቤተክርስቲያን ሰዎች ካለማወቅ የተነሳ ብዙ የጥበብ ስራዎችን የሰይጣን ስራ ነው ብለው ሊያምኑ ይችላሉ ነገር ግን እነኚህ ነገሮች የሰይጣን ስራዎች አይደሉም የእግዚአብሔር አምላክ ለሰው ልጅ በፈቀደው የጥበብ ልክ የሰው ልጅ ተጠቅሞ እግዚአብሔር በፈቀደለት መጠን የተለያዩ የቴክኖሎጂ ውጤቶችን ፈጥሮና ለሰው ልጆች እንዲጠቅም አድርጎ ሊያዘጋጅ ይችላል ያ ማለት ግን እነዚህ ዘመናዊ ቴክኖሎጂዎች ለሰው ልጆች የሀጥያት መስሪያ የሆነ አይሆኑም ማለት አይደለም አጠቃቀማችን ይወስነዋል፤ እነኚህ አዳዲስ ቴክኖሎጂዎችን ዘመናዊ ቴክኖሎጂዎችን ለጥሩ ነገር የማናውላቸው ከሆነ የጎንዮሽ ጉዳታቸው ከፍተኛ ነው የጎንዮሽ ጉዳታቸው እዚህ ግባ የሚባል ነው ማለት ነው ስለዚህ አጠቃቀማችንን ማስተካከል አለብን ለሚመጣው ነገር በሙሉ ሀላፊነት መውሰድ መቻል አለብን እንደዛ ካላደረግን ግን ዘመናዊ ነገሮች ከጥቅማቸው ይልቅ ጉዳታቸው ያመዝናል ከጥቅማቸው ይልቅ መጥፎ ነገራቸው ያመዝናል በዚህም ምክንያት ለዘመናዊ ነገር ማህበረሰቡ ጥሩ እይታ እንዳይኖረው ያደርጋል ለዘመናዊ ቴክኖሎጂ ማህበረሰባችን መጥፎ አመለካከት እንዲኖር

ፖሊሲ ይላል ፖሊሲ ማለት የአንድ ሀገር እቅድ ነው። የአንድ ሀገር የአመራር ወይም የወደፊት ሀገሪቱ የምትሄድበት የምትመራበት ሂደት ነው። ፖሊሲ ማለት ለምሳሌ ሀገራት የአምስት አመት ፖሊስ ያወጣሉ። አንዳንድ ሀገራት የአስር አመት ፖሊሲ ያወጣሉ ፖሊስ ማለት እቅድ እንደማለት ነው። በእንግሊዘኛ የእንግሊዘኛ ቃል ነው ፖሊሲ ማለት በአማርኛው አካሄድ ወይም መንገድ እንደማለት ነው። የምንሄድበት መንገድ። አካሄዳችን በሙሉ የምናስቀምጥበት በተለይ ፖሊሲ እንግዲህ ከግለሰብ ጋር አይገናኝም በርግጥ ግለሰብ ጋር ከሆነ እቅድ ማለት ይቻላል። ስትራቴጂም ለሀገርም ለግለሰብም ለድርጅትም ሊሆን ይችላል። ግን በዋናነት ፖሊሲ የአንድ ሀገር የገዢው መንግስት የአሰራር እቅድ ማለት ነው። እና የመንግስት ፖሊሲ የመንግስት ፖሊሲ የአንድን ሀገር ህልውና የሚወስን ነገር ነው። ቀላል ነገር አይደለም ሀገራት የሀገራት እድገት እና የሀገራት የሰላም የሀገራት ጥሩውን ነገር እድገታቸው ዘመናዊነታቸው የሚወሰነው በሚያወጡት የፖሊሲ ዝግጅት ላይ ይወሰናል ማለት ነው። ፖሊሲ የሚያወጡ ሰዎች ጠንካሮች እና ጎበዞች በደንብ አርቆ አሳቢዎች ከሆኑ ሀገሮች የማደግ እና የመሰልጠን አቅማቸው ከፍተኛ ይሆናል። አንዳንድ ሀገራት በፖሊሲ አውጪዎች ድክመት የተነሳ እዚህ ገባ የማይባል እድገት ሳያሳዩ ህብረተሰባቸውን በችግር በአረንቋና በረሃብ ሲሰቃይ እናያለን። አንዳንድ ሀገሮች ደግሞ ለሀገራቸው ለህዝባቸው የሚጠቅመውን መልካም የሚባል ፖሊሲ አርቀው በማሰብ በተማሩ ሰዎች ጥሩ ፖሊሲዎችን በማውጣት ህዝባቸውን ከድህነት ሲያወጡ ህዝባቸውን ከረሃብና ከችግር ሲያወጡ እንመለከታለን። በዚህ ምክንያት ሀገሮች አድገዋል ብለን እናወራለን ማለት ነው። እና የአንድ ሀገር እድገት የሚወሰነው በመሪዎቿ የፖሊሲ የማውጣት ብቃት ላይ ይሆናል ማለት ነው። እና ፖሊሲ ስለ ፖሊሲ ሲታሰብ ቀጥታ ምን ጋር የሚገናኘው ስለ አንድ ሀገር ህዝቦች ማደግ እና አለማደግ በልቶ ማደር እና አለማደር የመንቀሳቀስ መብት የሰላም የሀገር ሰላም በሙሉ ከፖሊሲ ጋር የተገናኘ ነው ማለት ነው። እና ስትራቴጂ እና ፖሊሲ ተመሳሳይነት አላቸው ልዩነት ሊኖራቸው ይችላል። ቀላል የሆነ በጣም አንዳንድ ነገሮች ላይ የመለየት ነገር ይኖራል ግን አብዛኛው ነገራቸው ስትራቴጂ እና ፖሊሲ ተመሳሳይነት አላቸው የሚቀራረቡ ነገሮች ናቸው። እና እነኚህ ስትራቴጂ እና ፖሊሲ የሚባሉ ነገሮች የአንድን ሀገር የእድገት ጉዞ የሚወስኑ ያንድን ሀገር የማህበረሰብ እድገት የሚወስኑ ያንድን ሀገር ሰላም የሚወስኑ ነገሮች በመሆናቸው ፖሊሲዎች በሚረቀቅበት ሰዓት ትኩረት እና ብዙ ውይይት ይፈልጋል ማለት ነው። አንዳንዴ መሪዎች በራሳቸው መንገድ ፖሊሲዎችን ይዋጣሉ ፖሊሲዎችን በእነሱ በሾሟቸው ባልስልጣኖች ያጸድቃሉ ካጸድቁ በኋላ ደግሞ ወደ ትግበራ የሚገቡ ሀገራት አሉ እነዚህ ሀገራት በዋናነት ኪሳራ ሲገጥማቸው እንመለከታለን። ኪሳራ የሚገጥማቸው ምንድነው? ፖሊሲ አውጪዎች ፖሊሲ ከዋጡ በኋላ ወደ ትግበራ መግባት የለባቸውም ብዬ አምናለሁ ምክንያቱም እነኚህ ፖሊሲዎች በተለያዩ የተቃዋሚ ፓርቲዎች በምሁራን እና በውጭ ሀገር ዜጎች መተቸት መቻል አለበት የፖሊሲ ማለት ነው። የፖሊሲው ደካማ ጎን የፖሊሲው ጠንካራ ጎን ለፖሊሲው የሚያስፈልጉ ግብአቶች የወጣው ፖሊሲ ተግባራዊነቱ ምን ያክል ነው? መሳካት የሚችል ነው ወይ የሚለውን መተቸትና አስተያየት ከህዝቡም ከምሁራንም ከተቃዋሚ ፓርቲዎች እንዲሁም ከሌሎች የማህበረሰብ ክፍሎችም መቀበል መቻል አለበት። አለዛ አንዳንድ ሀገራት ፖሊሲውን አውተው ወዲያው ተግባራዊ ሲያደርጉ ከአመት እና ከሁለት አመት በኋላ ፖሊሲው መተግበር የማይችልባቸው የተለያዩ ነገሮች ሊፈጠሩ ይችላሉ ማለት ነው። ስለዚህ ፖሊሲው እንዳይተገበር የሚያደርገው ነገር ምንድነው? የመጀመሪያው መጀመሪያውንም ተፈጻሚነት የሌለው ፖሊሲ ስለሚወጣ ማለት ነው። ምክንያቱም እነኚህ ፖሊሲዎች ህግ አውጪው ብቻ ፖሊሲ አውጪው ብቻ ነው እና መንግስት በራሱ ገዢው ፓርቲ ገዢው ፕሬዝዳንቱ የጠቅላይ ሚስጥሩ ከተስማማበት ወደ ትግበራ የሚገቡበት መንገድ ስላለ ነው ቶሎ ፌል የሚያደርገው እና መጀመሪያውኑም የፖሊሲውን ችግሮች እና መልካም እና መጥፎ አጋጣሚዎች በሌሎች ሰዎች ቢተነተን እና ቢተች ይሄ ፖሊሲ ቶሎ ውድቅ ላይሆን ይችል ነበር ማለት ነው። ስለ ፖሊሲ ያለው የትንታኔ ይሄን ይመስላል አመሰግናለሁ

ማርች ይላል ማርች የሚለው ቃል እንግዲህ መጋቢት የሚል አቻ የአማርኛ ትርጉም አለው ማርች የሚለው እንደሚታወቀው የእንግሊዘኛ ቃል ነው። የእንግሊዘኛ ቃል ከመሆኑም አንፃር የአማርኛ አቻ የሆነ ትርጉም አለው ማለት ነው። ስለዚህ ማርች ስንል ስለመጋቢት ነው የምናወራው ማለት ነው መጋቢት ላይ ስላለ ስለ መጋቢት ወር እናዋራለን። እንግዲህ ከዚህ በፊትም እንዳልነው በአለም ላይ አስራ ሁለት ወሮች አሉ ከአስራ ሁለት ወሮች መካከል ደግሞ መጋቢት ወይም ማርች አንደኛው ነው። እነዚህ አስራ ሁለት ወሮችን በአራት ወቅቶች ከፍለን ማየት እንችላለን እነዚህ አራት ወቅቶች የሚባሉት ምን ምን ናቸው? ክረምት አለ ጸደይ አለ በጋ በልግ አለ እነዚህ አራት ወቅቶች ናቸው። ስለዚህ ጥር የካቲትና መጋቢት በጋ የሚባለው ወቅት ስለሆነ በጋ ደግሞ ለሀገራችን በጋ ለኢትዮጵያ በተለይ ደራቃማው የ ወቅት በመሆኑ አዝመራው ተሰብስቦ ምንም አይነት ዝናብ የሌለበት እርጥበት የማይታይበት ወቅት ነው በጋ የሚባለው ማለት ነው። ስለዚህ በዚህ መንገድ መጋቢት የሚባለው ወይም ማርች የሚባለው በጋ ላይ ይመደባል ማለት ነው። ስለ ማርች ስንወራ እንግዲህ አእምሮአችን ውስጥ ቀድሞ የሚመጣው ነገር ማርቼ ኤይት ነው ማርቼት ኤይት የሴቶች ቀን ነው ማርች ኤይት ሴቶችን የምናስብበት ስለ ሴቶች ፈተና ስለ ሴቶች መሰቃየት ስቃይ የምናስብበት እና ሴቶች ጥሩ ስለ ሴቶች ጥሩ ጥሩ ነገር የሚነሱበት የሚወሱበት የሚወሩበት የሚወራበት ቀን ማርች ኤይት ይባላል። እንግዲህ አንዳንድ ሰዎች በርግጥ ስለ ማርች ኤይት ሲነሳ ተቃራኒ የሆነ እሳቤ አላቸው ይሄ እሳቤያቸው ምንድነው? በአመት ሶስት መቶ ስልሳ አምስት ቀናቶች አሉ ለሴቶች ግን አንድ ቀን መታሰቢያ ሰጠናቸው ያቺም ማርች ኤይት ናት የቀሩት ለወንዶች ተሰጥቷል። ስለዚህ እንዴት ለሴቶች አንድ ቀን ብቻ ልንሰጣቸው እንችላለን የሚል ጥያቄው ወይም ቅሬታ ያነሳሉ እና በቀልድ መልክ ቢነሳም ነገር ግን እውነትም ቁም ነገር ያለው ነው። ለሴቶች ማርች ኤይት ብላን አንድ ቀን ከምንሰጣቸው ይልቅ ሶስት መቶ ሰላሳ አምስቱ ቀን የእሱን የእነሱ እንደሆነ አድርገን ብናስብ የተሻለ ነው ብዬ አምናለሁ እኔ ምክንያቱም የወንዶች ቀን የሚባል የለም። ይሄም ያመለክተው ምንድነው የቀረው ቀን የወንዶች ነው ማለት ነው። የቀረው ቀን የወንዶች ነው ለሴቶች አንድ ቀን ሰጠናቸው እንደማለት ነው ብዬ የማስበው ሁሉም ሰው እንደዛ የሚያስቡ ሰዎች አሉ ያው ሁሉም ሰው ባያስብም ማለት ነው። እና በዚህ መንገድ ከሚታሰብ ይልቅ ሴቶችን ሁሌም አመት እስከ አመት አመት እስከ አመት ሴቶቹን ብናስብ ስለ ሴቶች ብናዋራ ስለ ሴቶች ብንናገር የተሻለ ነው እንጂ ማርች ኤይትን ጠብቀን ስለ ሴቶች ማውራት ማርች ኤይትን ጠብቀን ሴቶችን ማበረታታት ማንሳት ከፍ ከፍ ማድረግ ትክክል አይደለም የሚውሉ ብዙ ሰዎች አሉ ማለት ነው። ሀሳባቸውም ተቀባይነት ሊኖረው ይችላል አሳማኝ የሆኑ ሀሳቦችን ያነሳሉ ማለት ነው። እና እነዚህ ሰዎች እነዚህ ሰዎች በዋናነት አንድ ቀን ለሴቶች መሰጠት የለበትም ልክ እንደ ላባደሮች ቀን ልክ እንደ ፍቅር ቀን ወይም ምንድነው የሚባለው ይሄ? የፍቅር ቀን አለ እሱ ልክ እንደሱ አንድ ቀን ብቻ ለምን እንሰጣቸዋለን ብለው የሚያስቡ ሰዎች ከበጎነትም ሊሆን ይችላል። ምናልባትም ቀልድ ሊሆን ይችላል በርግጥ እና በዚህ መልኩ በዚህ መንገድ ሰዎች ይከራከራሉ ግን በዋናነት ስለ ማርች ኤይት ስንዋራ አእምሮአችን ውስጥ ቶሎ የሚመጣልን የሴቶች ቀን ነው ማለት ነው። እና ማርች የሚለው ቃል በአማርኛ ትርጉሙ መጋቢት ማለት ሲሆን ስለመጋቢት እንግዲህ በጣም ፀሀይ የሚበዛበት የበጋ ወራት በጣም ሙቀት የሚበዛበት ፀሀይዋን መቆጣጠር መከላከል የማንችልበት ወቅት ነው። እና መጋቢት ሚያዚያ የሚባሉ ግንቦት የሚባሉ ከጥር ጀምሮ የሙቀት መጠኑ የፀሀይ መጠኑ እየጨመረ የሚሄድባቸው ወራቶች ናቸው። ስለዚህ ስለነዚህ ወራቶች ስናነሳ ዋናነት ዝናብ የሚጠፋበትና ሙቀቱ የሚጨምርበት የቀኑ ርዝማኔ እየጨመረ የሚሄድበት ነው። ስለዚህ ማርች ኤይት በዋናነት የሰጠነው ትንታኔ ይሄ ነው እናመሰግናለን

ቡና ይላል ቡና የሚለው ቃል የቀጥታ የእንግሊዘኛ አቻው ኮፊ የሚል ሲሆን በዋናነት ኮፊ የሚለው ቃል የመጣው ከፋ ከሚለው ኢትዮጵያ ውስጥ ካለ ከአንድ ብሄር ነው ማለት ነው። እንግዲህ ቡና የተገኘው እንደሚታወቀው ኢትዮጵያ ውስጥ ነው የቡና መነሻው የቡና አጥንታዊ ምድር ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ካሉ ክፍለ ሀገሮች መካከል ደግሞ ከፋ ሚባለው ክፍለ ሀገር አለ እዛ እንደተገኘ ይነገራል እና ኮፊ የሚለው ቃል ከፋ ከሚለው ሀገር ወይም አካባቢ የመጣ ስም ነው። እና ቡና በዋናነት የምንጠቀመው በውስጡ ያለው ካፊን የሚባለው የማን የማን የማነቃቃት አቅም ያለው ንጥረ ነገር ስላለው ሰዎች ቡናን በሚጠቀሙበት ሰዓት ካፊኑ ለጊዜውም ቢሆን ሰውነታችን አእምሮአችን እንዲነቃቃና ንቁ እንዲሆን የሚያግዝ ንጥረ ነገር በውስጥ አለ። ነገር ግን የካፊን መጠኑ ከሌሎች ንጥረ ነገሮች ከሌሎች ለምሳሌ ከእነዚህ አብረታች እፅ ከሚባሉ ነገሮች ትንሽ አነስ ያለ ስለሆነ ቡና በጣም ከፍተኛ የሆነ የካፌን መጠን የለውም ነገር ግን ከሻይ አሁን ቡናን ከሻይ ጋር ስናወዳድረው የካፊን መጠኑ ካፊን መጠኑ ከፍተኛ ነው ማለት ነው። ነገር ግን ከሌሎች እንትኖች ጋ ኮምፔር ስናደርገው ቡናና እና ሌሎችን ስናወዳድረው የካፊን መጠኑ ዝቅ ያለነው ማለት ነው። እና በሀገራችን ቡና ዋና የገቢ ምንጭ ከሚባሉ ነገሮች መካከል የቅድሚያ ሚሰጠው ነው የሀገራችን በተለይ የውጭ ምንዛሬ ለማግኘት የውጭ ምንዛሬ ለማግኘት ከምንጠቀምባቸው ወይም የውጭ ምንዛሬን ከምናስገኝባ ከምናገኝባቸው ወደ ውጭ ከሚላኩ ምርቶች መካከል ቡና ቀዳሚ ነው በቀዳሚነት የሚተቀሰው ቡና ነው። እንግዲህ እንደሚታወቀው ሀገራችን ውስጥ ከፍተኛ የሆነ የውጭ ምንዛሬ አለ ከፍተኛ የሆነ የውጭ ምንዛሬ ችግር ማለቴ ነው የውጭ ከፍተኛ የሆነ የውጭ ምንዛሬ ችግር በመኖሩ ምክንያት ይሄን ችግር ለመቅረፍ ደግሞ ብዙ ምርቶች ወደ ውጭ መላኩ ወይም ኤክስፖርት መደረግ መቻል አለባቸው። ብዙ ምርት ወደ ውጭ የማይላክ ከሆነ ወደ ሀገራችን ውስጥ የሚገባው የውጭ ምንዛሬ መጠን የዶላር መጠን ዝቅተኛ ይሆናል ማለት ነው። ይሄ የዶላር መጠን ዝቅተኛ ሆነ ማለት በብር እና በዶላር መካከል ያለው ልዩነት እንዲጨምር እና ከፍተኛ እንዲሆን ስለሚያደርግ ጥንቃቄ ያስፈልጋል የዶላር የዶላር መጠኑ ከፍተኛ ክምችት ቢኖር ሀገራችን ውስጥ በቀላሉ ከውጭ እቃዎች ለማስመጣት ያግዘናል። ከዛ ውጪ ግን የዶላር መጠኑ ሀገራችን ላይ ዝቅተኛ ከሆነና ሀገራችን ላይ ያለው የዶላር መጠን አነስተኛ ከሆነ ምናልባትም እቃዎችን ከውጭ ለማስመጣት በጣም አደገኝ ከፍተኛ ችግር ይገጥመናል ምክንያቱም ዶላርን ለማግኘት ዶላር ለማግኘት ከፍተኛ የሆነ ችግር ስለሚገጥመን ከዛ ውጪ ደግሞ ከፍተኛ የሆነ የብርና የዶላር ዋጋ ልዩነት ይፈጠራል ማለት ነው። እንግዲህ በተለይ ሀገራችን ውስጥ ያለው የዶላር እና የብር ዋጋ በከፍተኛ ሁኔታ ተለያይቷል ዶላር እና ብር አሁን ላይ የመቶ ሰማንያ አካባቢ በጥቁር ገበያ መቶ ሰማንያ ልዩነት አለው አንድ ዶላር መቶ ሰማንያ ብር ነው ሚመነዘረው በባንክ ደግሞ አንድ ዶላር መቶ ሃምሳ አምስት ብር አካባቢ ይመነዘራል። ስለዚህ ከፍተኛ የሆነ የዶላር እና የብር ልዩነት ተፈጥሯል ማለት ነው እንዲፈጠር ዋናው ምክንያት ደግሞ ምንድነው? በሀገራችን ወደ ውጭ ከሚላኩ ምርቶች ይልቅ ወደ ሀገር ውስጥ የሚገቡ ምርቶች መጠናቸው ከፍተኛ በመሆኑ የዶላር እጥረት ይከሰታል የዶላር እጥረት ተከሰተ ማለት የዶላር ዋጋ ከብር ዋጋ እንዲሸምርና ትልቅ እንዲሆን ያደርጋል ማለት ነው። እና ቡና ሀገራችን ውስጥ ወደ ውጭ ከሚላኩ በብዛት በብዛት ወደ ውጭ ከሚላኩ ቀዳሚ ሀገራት መካከል ይመደባል ቀዳሚ ቀዳሚ ምርቶች መካከል ቡና ይመደባል ማለት ነው። እንግዲህ የቡና ዋጋ ከጊዜ ወደ ጊዜ በከፍተኛ ሁኔታ እየጨመረ ነው የመጣው። ቡናን እንደ መስረታዊ ነገር የሚጠቀሙ ብዙ ሰዎች አሉ። እንደ መሰረታዊ ነገር ማለት ከዚህ በፊት ቡና የምጠቀመው የሰው ቁጥር በጣም ዝቅተኛ ነበረ። ከቡና ይልቅ ሻይ የሚጠቀመው ሰው ብዙ ነበር። አሁን አሁን ግን ቡና አንድ ሰው መጠቀም ከጀመረ በኋላ ያው እንደሚታወቀው ካፊን ስላለው የቡና ሱስ ስለሚይዘው ሁሌም መጠቀም ስለሚፈልግ

መታጠቢያ ቤት የት ነው ይላ? እንግዲህ ጥያቄ ነው ይሄ ዌር ኢዝ ዘ ሻወር ሩም? እንደማለት ነው በእንግሊዘኛ ማለት ነው እና መታጠቢያ ቤት የት ነው ማለት በተለይ አንዳንድ ሰዎች እንግዳ ሆነው አንድ ቤት በሚገቡበት ሰዓት ቤት ውስጥ ያሉ ክፍሎችን የማያውቋቸው ከሆነ መታጠቢያ ቤቱን ሊጠይቁ ይችላሉ አንድ ሰው ደክሞት በጣም ከሌላ ከሩቅ ሀገር መጥቶ እንደ እንግዳ የሚያርፍ ከሆነ የመጀመሪያ ጥያቄው ምንድነው መታጠብ ነው የሚፈልገው ማለት ነው መታጠብ የሚፈልግ ከሆነ ደግሞ ጥያቄው የመታጠቢያ ቤቱን ማወቅና የት እንዳለ መለየት ነው ማለት ነው። እና የመጀመሪያው ጥያቄ መታጠቢያ ቤቱ የት ነው ብሎ ነው የሚጠይቀው ማለት ነው እንደ እንግዳ አንድ ሰው ሲገባ ስለዚህ ቤት ውስጥ ያሉ ሰዎች መታጠቢያ ቤት ወንድ ለጠየቀው ሰው ያሳዩታል። ማለት ነው ስለመታጠቢያ ቤት ስናወራ እንግዲህ በፊት ከቀደም ባሉት ጊዜያት መታጠቢያ ከቤት ውጭ ነበር የሚደረገው። ወንዝ አካባቢ እና ሌሎች ውሃማ አካላት አካባቢ ማንኛውም ሰው መታጠብና ሰውነቱን ማጽዳት ይችል ነበረ ነገር ግን ከቀናት በኋላ ዘመናዊነት እየጨመረ ቴክኖሎጂ እየጨመረ ሲሄድ መታጠቢያ ቤቶች ቤት ውስጥ እንዲዘጋጁ። ይደረጋል ቤት ውስጥ ከታጠብን በኋላ በፍሳሽው በማፈሳሻ አማካኝነት ውሃው ወደ ውጭ እንዲፈስ ይደረጋል ማለት ነው። ስለዚህ በዚህ መንገድ ውሃውን እናስወግዳለን እና መታጠቢያ ቤት ቤት ውስጥ ይሆናል ማለት ነው እና አሁን እነዚህ ዘመናዊ ቤቶች ሲሰሩ የራሳቸው የሆነ መታጠቢያ ክፍል አላቸው። የራሳቸው የሆነ መታጠቢያ ቤት አላቸው እነዚህ መታጠቢያ ቤቶች ውስጥ የሚደረጉ መታጠቦች በጣም ተስማሚ ናቸው ከምንም ነገር የተከለለ የማያሸማቅቅ ነገር ስለሆነ መታጠቢያ ቤቶችን ቤት ውስጥ ማዘጋጀት አስፈላጊ ነው ብዬ አምናለሁ። እና የተለያዩ መታጠቢያ ቤቶች አሉ ለምሳሌ እኛ ሀገር ላይ የተለመደው አንድ ቤት ውስጥ አንደኛ ለብቻ ከዋናው ቤት በተለየ መንገድ መታጠቢያ ቤቱን ልናዘጋጀውና ልናስቀምጠው እንችላለን። ሁለተኛው ደግሞ መታጠቢያ ቤቱን ቤት ውስጥ አብረን ቤት ውስጥ ሊሰራ ይችላል በተለይ እነዚህ ዘመናዊ ቤቶች የሚባሉት በርግጥ መታጠቢያ ቤታቸው ቤት ውስጥ ነው ያለ ማለት ነው አብረን ቤት ውስጥ ነው የምናዘጋጀው ከዛ በኋላ መታጠቢያ ቤቱን መታጠቢያ ቤቱን በንጽህና በመያዝ በተለይ ዋተርፕሩፍ የሆኑ ማቴሪያሎችን ተጠቅመን መታጠቢያ ቤቱን እንሰራዋለን ስለዚህ ውሃ በሚፈስበት ሰዓት ቤቱ ላይ የሚያመጣው ምንም አይነት ተጽዕኖ እንዳይኖር አድርገን መስራት መቻል አለብን ማለት ነው። እና መታጠቢያ ቤት በጣም ወሳኝ ለሰውነታችን ንጽህና እንግዲህ መሰረቱ ለጤናችን መሰረቱ ንጽህናችንን መጠበቅ ነው። ንጽህናችንን ለመጠበቅ ደግሞ መታጠቢያ ቤት ያስፈልጋል ማለት ነው መታጠቢያ ቤት አስፈለገን ማለት ደግሞ ማዘጋጀት መቻል አለብን ሰዎች ለመታጠብ ንጹህ ነገር ማግኘት መቻል አለባቸው እንግዲህ መጀመሪያ አንዳወራሁት ቀደም ሲል ሰውነታችንን የምታጠበው የተፈጥሮ ምንጭ ተፈጥሮ ወንዝ ያለበት አካባቢ ሄደን ሰውነታችን እንድታጠባለን። በዛ መንገድ ንጽህናችንን እንጠብቅ ነበር እሱ ግን በተለይ ለሴቶች የማይስማማና የማያደርጉት ነገር ነው። ምክንያቱም በገጠር አካባቢ ሴቶች ሰውነታቸው ልብሳቸውን አውልቀው መታጠቢያ ወንዝ አካባቢ ለመታጠብ ሲሞክሩ የሚገጥማቸው መጥፎ ነገሮች ሊኖሩ ስለሚችሉ እሱን ፍራት ምክንያት ሴቶቹ አይታጠቡም ማለት ነው። ስለዚህ እሱን እሱን ተግዳሮት ለማስወገድ ቤት ውስጥ መታጠቢያ ቤቶችን ማዘጋጀት እና ቤት ውስጥ መታጠብ ጥሩ ከሚባሉ ነገሮች መካከል ይመደባል ጥሩ ነው ማለት ነው ስለዚህ መታጠቢያ ቤት መታጠቢያ ቤት ማዘጋጀት እና ለብቻ መጠቀም አስፈላጊ ነው ብዬ አምናለሁ። እና የዛሬው ጥያቄ ያሁኑ ጥያቄ እንግዲህ መታጠቢያ ቤት የት ነው? የሚለው የመታጠቢያ ቤት ለብቻ የሚዘጋጅ ከሆነ መታጠቢያ ቤት ቤት ውስጥ የሚዘጋጅ ከሆነ አቅጣጫ መጠየቂያ ነው አቅጣጫ ቦታ የሚጠየቅ ነው። እና እንግዳ ሰዎች ቤት ውስጥ በሚመጡበት በሚያርፉበት ሰዓት መጀመሪያ እንደተናገርኩት የመጀመሪያ ጥያቄያቸው መታጠቢያ ቤት መጠየቅ ነው ማለት ነው። እና መታጠቢያ ቤት ሲጠይቁ ደግሞ ምላሻችን ምንድነው መታጠቢያ ቤቱን ትክክለኛ አድራሻ መንገድ

ሀላፊ ሀላፊ ማለት እንግዲህ ምንድነው ቦስ ይባላል አለቃ ወይም ሀላፊ ማለት ነው በእንግሊዘኛ ቦስ የሚል አቻ የሆነ ትርጉም አለው። እና ሀላፊ ማለት የተለያዩ ስራዎችን ለሰራተኞቹ መመሪያ የሚሰጥ፤ የሰራተኞቹን ስራ በአግባቡን መስራት አነ አለመስራታቸውን፤ የሚቆጣጠር የሚከታተል ሰራተኛ ማለት ነው። ሀላፊ በራሱ ሰራተኛ ነው። ነገር ግን ሀላፊ ሲኮን በስሩ ብዙ ሰራተኞችን ሊኖሩ ይችላሉ። እነዛን ሰራተኞች የሚቆጣጠር ሀላፊ የሚባለው ነው ማለት ነው። ስለዚህ ሀላፊ የሚለው ቃል በዋናነት ተቆጣጣሪ እንደማለት ነው። ጠያቂ እንደማለት ነው። እና ሀላፊ በተለያየ መንገድ ሊገለጽ ይችላል የቅርብ ሀላፊ የቅርብ አለቃና የሩቅ አለቃ፤ የቅርብ አለቃ ማለት የመጀመሪያ አለቃችን፤ አዛዣችን እንግዲህ ሰራተኛ ስንሆን እንደ ሰራተኝነታችን ብዙ አለቆች ሊኖሩን ይችላሉ። አምስት ስድስት አለቆች ሊኖሩን ይችላሉ። እነዚህ አምስት ስድስት አለቆች ግን በቅርብ የሚያዘን ወይም ኢሚዲየት ቦስ የሚባለው ወይም የቅርብ አለቃ የሚባለው ሀላፊያችን ነው ማለት ነው። ከዛ ውጪ ለምሳሌ አንድ ዩኒቨርሲቲ ውስጥ ከታች መምህር አለ። ከመምህር ከላይ ዲፓርትመንት ሀላፊ አለ። ወይም የትምህርት ክፍል ተጠሪ የሚባል፤ የትምህርት ክፍል ተጣሪ ደግሞ ምክትል ዲኖች አሉ። ከትምህርት ከትምህርት ክፍል ተጣሪ በላይ ምክትል ዲኖች አሉ። ከምክትል ዲኖች በላይ ደግሞ ዲኖች ይኖራሉ። እንዲሁም ከአዲኖች በላይ ምክትል ፕሬዝዳንቶች አካዳሚክ ፕሬዝዳንቶች እና ከእነሱ በላይ ደግሞ ፕሬዝዳንቱ ይኖራል ማለት ነው። እና ለአንድ መምህር ለምሳሌ ለአንድ መምህር ሀላፊው ማን ይሆናል ማለት ነው፤ ትምህርት ክፍል ሀላፊው ሀላፊ ይሆናል። ወይም ትምህርት ክፍል ተጠሪው አለቃው ወይም የቅርብ አለቃው ወይም የቅርብ ሀላፊው እሱ ነው ማለት ነው። ለትምህርት ክፍል ሀላፊው ደግሞ አለቃ የቅርብ አለቃ ሊሆን የሚችለው ዲኑ ወይም ምክትል ዲኑ የቅርብ አለቃው ይሆናል ማለት ነው። የምክትል ዲኑ ሀላፊው ዲኑ ነው ማለት ነው። እና ግን ለአስተማሪው ለምሳሌ ብዙ አለቆች ሊኖሩት ይችላሉ። ትምህርት ክፍል ተጠሪው አለቃው ሊሆን ይችላል። ምክትል ዲኑ አለቃው ሊሆን ይችላል። ዲኑ ራሱ አለቃው ሊሆን ይችላል። አካዳሚክ ፕሬዝዳንቱ ፕሬዝዳንቱና ቫይስ ፕሬዝዳንቱ አለቆቹ ናቸው ማለት ነው። ነገር ግን የቅርብ ሀላፊ የቅርብ ተጠሪ ከተባለ ትምህርት ክፍል ሀላፊው ይሆናል ማለት ነው። እና በዚህ መንገድ ሀላፊ የሚለውን መተንተን ይቻላል። ግን ደግሞ በሌላ መንገድ ሀላፊና አለቃ የሚለያዩባቸው እንትኖች አሉ። ሀላፊና አለቃ የቤተሰብ ሀላፊ ነው ቢባል፤ ለምሳሌ አንድ ሰው የቤተሰብ አለቃ ነው ማለት አይደለም። የቤተሰብ አስተዳዳሪ ነው። ቤተሰቡ የሚመራው በፍቅር ነው ማለት፤ ቤተሰብ ውስጥ እንደ ሀላፊ የሚያገኘው ጥቅም አይኖርም። አንድ አቧራ ለምሳሌ የቤተሰብ ሀላፊ ማለት በተለምዶ አባውራው ነው ወይም አባት ነው ማለት ነው። ነገር ግን እንደ አባት የቤተሰብ ሀላፊ ሲሆን ቤተሰቡን ያስተዳድራል ቤተሰቡን ይመራል። ቤተሰብ ውስጥ የሚፈጠሩ ችግሮችን በሃላፊነት ወስዶ ለመፍታትና ችግሩን ለማቃለል ይሞክራል። እና እንደ ቤተሰብ ሀላፊ በመሆኑ ምክንያት ከጥቅም ይልቅ ጉዳቱን ነው የሚያመዝነው። ነገር ግን የስራ ሀላፊ ሲኮን ስራ ቦታ ላይ ሀላፊ ወይም አለቃ ሲሆን በስልጣኑ ልክ የሚከፈለው ተጨማሪ ክፍያ ይኖራል ማለት ነው። እና ወዶና ፈቅዶ ያን ተጨማሪ ክፍያ ለማግኘት ሀላፊ የሚሆኑ ሰዎች አሉ። ነገር ግን ቤተሰብ ውስጥ ያለ ሀላፊነት ወዶና ፈቅዶም ብቻ ሳይሆን ግዴታውም ነው። ቤተሰብ ላይ ያለ ሀላፊነት ለምሳሌ አንድ ሰው መልቀቅ አይችልም ምክንያቱም ተፈጥሮአዊ የማይለቀው ነገር ለምሳሌ ልጆቹን ልጅ አትሆኑም አይልም። ሚስቱን ሊፈታ ይችላል። ግን ሚስት ቢፈታ ሌላ ሚስት አግብቶ የቤተሰብ ሀላፊ ይሆና፤ እና ወንዶች የቤተሰብ ሀላፊነት የሚሆኑበት ነገር ተፈጥሮአዊ ነው። የተለየ ተሹመው ወይ ምናምን ሳይሆን ተፈጥሮአዊ ሂደት አለው። በዛ ተፈጥሮአዊ ሂደት አማካኝነት ወንዶች ሀላፊነትን ይቀበላሉ። ሀላፊነትን ሲቀበሉ ደግሞ ማድረግ የሚገባቸው ማሟላት የሚገባቸው ብዙ ነገሮች አሉ ማለት ነው። ከእነኚህ ነገሮች መካከል ለቤተሰቡ የገቢ ምንጭ ቀዳሚ የገቢ ምንጭ መሆን በቅድሚያ ይጠቀሳል። እና እነኚህ ነገሮች እንደ ቤተሰብ ሀላፊነት የሚጠበቅበት ነገር ይኖራል። የሚያገኘው የተለየ ጥቅም ግን የለም፤ ያው ከልጆቹ ከቤተሰቡ ፍቅር ሊያገኝ ይችላል። ከዛ ውጪ ፋይናንሻሊ ምንም አይነት ጥቅም አያገኝም ማለት ነው። የስራ ሀላፊ ሲሆን ግን ፋይናንሻልም የሚያገኘው ጥቅም ይኖራል። ሌሎች ጥቅማ ጥቅሞች ይኖራሉ ማለት ነው አመሰግናለሁ።

ማዳመጥ ወይም በእንግሊዘኛ ሊሲኒንግ ይባላል ማዳመጥ የሚለው ቃል በዋናነት የሚያሳየው ሰዎች በሚናገሩበት ሰዓት በአክብሮት ሌሎቹን መስማት መልእክቱን መረዳት እና መልእክቱን ወደ ውስጣችን ማስገባት ማዳመጥ ይባላል። እንግዲህ መስማትና ማዳመጥ ሁለት ተመሳሳይ የሚመስሉ ቃላት ነገር ግን የተለያየ ትርጉም ያላቸው ቃላት ናቸው። መስማት ማለት ማንኛውም ድምጽ እንሰማለን ለምሳሌ ወፍ በሚጮህበት ሌላ ከብት በሚጮህበት ሰዓት ሰዎች በሚንጫጩበት ሰዓት መስማት እንችላለን እንሰማለን። ማዳመጥ ግን መልእክቱን ወደ ውስጣችን ማስገባት ሰው የሚናገረውን ነገር መጀመሪያ ከሰማን በኋላ የተናገረው ነገር ምንድነው ብለን መልእክቱን ወደ ውስጣችን የምናስገባ ከሆነ አዳመጥን ወይም ማዳመጥ ይባላል ማለት ነው። ከዛ ውጪ ግን መስማት ይሆንብናል ማለት ሰምተን ሰምተን ወደ ውስጣችን መልእክቱን የማናስገባ ከሆነ መልእክቱን መረዳት ካልቻልን መስማት ብቻ ነው የሚሆነው እንጂ ማዳመጥ አይሆንም ማለት ነው። ማዳመጥ የሚለው በዚህ መንገድ ይተረጎማል። እና ስለማዳመጥ ስናወራ ስለማዳመጥ ስንዋራ አንዳንድ ሰዎች ሁለት የተለያዩ ነገሮችን ማዳመጥ ይችላሉ አሁን መስማት ይቻላል ሶስት አራት ነገሮችን በአንድ በተመሳሳይ ጊዜ ሰው በሚያወራበት ሰዓት መስማት እንችላለን መስማቱ ላይ ከብደን ይችላል ነገር ግን ማዳመጥ በጣም ከባድ ነው። ሶስት አራት የተለያዩ ነገሮችን ማዳመጥ እንቸገራለን ማዳመጥ ሊከብደን ይችላል። በዚህም ምክንያት ማዳመጥ አስቸጋሪ ነው ማለት ነው። ከአንድ በላይ የሚያዳምጡ ሰዎች የተለየ የአእምሮ ብቃት ያላቸው የተለየ ችሎታ ያላቸው ሰዎች ሁለቱን አንዴ መስማት ይችላሉ ይባላል። በተለይ ሴቶች እንደዚህ አይነት ብቃት እንዳላቸው በተፈጥሮ የተሰጣቸው የተለየ ተሰጥኦ እንዳላቸው ይወራል። ነገር ግን ይህ በጥናት ሊረጋገጥና ታማኝነት ሊኖረው ይገባል የሚወራው ነገር እውነት ላይሆን ይችላል እንዲሁ አሉባልታም ሊሆን ይችላል ማለት ነው። ነገር ግን ማዳመጥ የሚለው ቃል ማዳመጥ የሚለው ቃል በጣም ውስብስብ የሆነ ነገር ነው። የሰውን ትኩረት የሚያሳይ ትኩረት ሰጠን የምንሰማው ነገር ማዳመጥ ይባላል። ትኩረት ሳንሳጥ ግን የምንሰማው ነገር መስማት ነው የሚባለው እንጂ ማዳመጥ የሚባለው እንትን ውስጥ አይካተትም ማለት ነው። ስለዚህ ስለማዳመጥ ስንዋራ ስለማዳመጥ ስንዋራ ስለ ትኩረትም አውረን ማውራት መቻል አለብን። ስለ ትኩረት ትኩረት ስለመስጠት አንዳንድ ሰው በተለይ ክፍል ውስጥ አስተማሪዎች በሚያስተምሩበት ሰዓት ብዙ ይለፈልፋል አስተማሪው ብዙ ይናገራል ብዙ ነገር ያስተምራል ነገር ግን ሰዎቹ ተማሪዎቹ አይናቸውና ጆሯቸው አስተማሪው ጋር በቀጥታ የሚያዳምጡ ነው የሚመስሉት ማለት ነው። ነገር ግን እነዚህ ተማሪዎች እየሰሙ ያሉ ተማሪዎች አሉ። ሙሉ ሀሳባቸው ሙሉ አእምሯቸው ቤተሰብ ጋር ሊሆኑ ይችላል። ጓደኞች ጋር ሊሆን ይችላል ወደ ቤት እንዴት እንደሚሄዱ ቤት ከሄዱ በኋላም እንደሚገጥማቸው ስለሚጠይቅ ስለሚያስገዙት ጫማ ስለሚያስገዙት ልብስ ተማሪዎቹ ሊያስቡ ይችላሉ። እና በዛ ሰዓት ተማሪዎቹ እያዩ ነው እየሰሙ ነው ነገር ግን እያዳመጡ አይደለም ማለት ነው። ማዳመጥ የሚለው ቃል ትንሽ ለየት ያለና ትኩረትን የሚስብ ነገር ስለሆነ ስለማዳመጥ ስንዋራ ስለመስማት አንድ አይነት ትርጉም እንደሌላቸው መገንዘብና መረዳት ይገባናል ማለት ነው። ማዳመጥ የሚለው ትኩረት ነው የሚያሳየው የአንድን ሰው ትኩረት በጣም አዳማጭ ነው ማለት። አንድ ሰው ሲዋራ መስማትና የሰማውን ነገር ደግሞ ወደ ውስጡ አስገብቶ ስለሰማው ነገር መልስ መስጠት የሚችል ሀሳብ አስተያየት መስጠት የሚችል መረዳቱን ማረጋገጥ የሚችል ሰው አዳማጭ ነው ይባላል። አንዳንድ ሰው ደግሞ መስማት ብቻ የሆነ ሰው አለ ብዙ ጊዜ ትኩረቱ ሌላ ቦታ ይሆንና ኢቭን እንኳን ሁለት ሰዎች ብቻ ጎን ለጎን እያወሩ እያለ እየተነጋገሩ እያለ እርስ በእርሳቸው ሲያወሩ አንዱ አንዱን ላያዳምጠው ይችላል እየሰማው ላያዳምጠው ይችላል። ምክንያቱም ጆሮውና አይኑ ከእሱ ጋር አካሉ ከእሱ ጋር ቢሆንም እንኳን አእምሮው ግን ሌላ ቦታ ከሆነ ትኩረቱ ሌላ ቦታ ከሆነ ከሚያዳምጥበት ይልቅ የሚሰማበት እንትን ብቻ ነው ያለው ምክንያቱም ለማዳመጥ ጆሮ ብቻ በቂ አይደለም። ለማዳመጥ ጆሮ ብቻ ሳይሆን አእምሮና ልብ የሚባለው እዝነ ልቦና የሚባለው ነገር አዎ ተጣምረው መሆናቸው ምክንያቱም ጆሮ መስማት ነው አላመው እንጂ ማዳመጥ አይደለም የጆሮ አላማ መስማት ነው። ያ ማለት ማለት ነው። ጆሮ ድምፁን ከውጭ እቀበልና ወደ አእምሮ ይልካል ማለት ነው። እና ማንኛውን ጆሮ ወደ ውስጥ ማስገባት ስለሆነ ስረው አእምሮ ደግሞ ተቀብሎ ኢንተርፕሬት የማድረግ ሀላፊነት አለበት ማለት ነው። ስለዚህ ማዳመ